እሺ በጣም ጥሩ እንግዲህ ቀጣዩ ጥያቄያችን ነገ የሚል ነው እንግዲህ ነገ ስንመለከት በተለያየ መንገድ የምናይበት ሂደት አለ ማለት ነው። ነገን እንግዲህ በጣም በከፍተኛ ሁኔታ አስበን ወይም ደግሞ አልመን ብዙ ነገሮችን ለመቀየር የምንተጋበት ሂደት አለ ማለት ነው። ስለዚህ ይሄን ነጋችንን እንግዲህ በጣም በተሻለ መጠን በጣም በጥሩ መንገድ እንግዲህ ለማከናወን ወይም ደግሞ ለመተግበር። ከፍተኛ የሆነ የእንቅስቃሴ ሂደት የምናደርግበት ነገር አለ እና ይሄ ደግሞ በጣም ልዩ የሚያደርገው የእንቅስቃሴ ሂደት ነው ማለት ነው። ስለዚህ ነጋችንን በጥሩ መንገድ ለመኖር ወይም ደግሞ ነጋችንን በጥሩ ሂደት እንግዲህ ለመተግበር በጣም እያንዳንዱን ነገር ልንሰራ የፈለገውን ነገር በጥሩ መንገድ መስራት እና ማከናወን ትልቁን ድርሻ ይወስደዋል ማለት ነው። ምክንያቱም ለእያንዳንዱ እውቀት እና ለእያንዳንዱ ልምድ እንግዲህ በጣም በጥሩ መንገድ ዛሬ እየሰራን ነገን በሚገባ የምናስብበት ነገን በተቻለ መጠን ጥሩ መንገድ የምንሄድበት ሂደት አለና ስለዚህ ከዚህ ጋር ተያይዞ እንግዲህ ጥሩ የሆነ ግንዛቤና እውቀትን ይዘን መንቀሳቀስ የምንችልበት ሂደት አለ ማለት ነው። ስለዚህ ከዚህ አንፃር እንግዲህ ነገን በጣም በጥሩ እውቀትና ልምድ ማከናወን የምንችልበት እያንዳንዱን የእውቀት አስተሳሰብ የእውቀት ጥሩነት የምናይበት ሂደት አለ ማለት ነው። ስለዚህ ከዚህ አንፃር ከፍተኛ የሆነ የኛ የማንነት ሂደት እና የእውቀት ልህነትን በደንብ የምናይበት እውነት አለ ማለት ነው። ስለዚህ ከዚህ አንፃር እንግዲህ በጣም ጥሩ የሆነ የስራ ሂደት ደግሞ ደረጃችን በሚገባ ጥሩ አርግተን የምንሄድበት እውነት አለ ማለት ነው። ስለዚህ በጣም በተቻለ አቅምና እውቀት እንግዲህ ነገን ማሰብ ወይም ደግሞ ነገ መተግበር በጣም ከፍተኛ የሆነ እውቀት እንዳለ ምን እንደምናገኝበት ሂደት አለ ማለት ነው። ስለዚህ ከዚህ አንፃር ብዙ ነገሮችን ተገንዝበን ብዙ ነገሮችን አውቀን እንግዲህ ለየት ባለ መንገድ የነገን ህይወት እንግዲህ በጣም ጥሩ የምናደርግበት ሂደት አለ ማለት ነው። ስለዚህ ከዚህ አንፃር ብዙ ነገሮችን ከተረዳንና ካወቅን በኋላ እንግዲህ ለእያንዳንዱ ነገር ትልቅ የሆነ ለራሳችን መፍትሄ የምንሰጥበት ሂደት አለ ማለት ነው። ስለዚህ ይሄንን በጣም በጥሩ ወንገድ እና በጥሩ እንቅስቃሴ ልንቀይረው የምንችልበት ሁኔታ አለ ማለት ነው። እና እያንዳንዱን የነገ ተስፋችንንም ሆነ የነገ ስራችንን እንግዲህ በጣም በከፍተኛ ሁኔታ ጥሩ የሆነ እንቅስቃሴ የምናደርግበት ሂደት አለን ማለት ነው። ስለዚህ ለያንዳንዱ ነገር ምቹ የሆነ እንቅስቃሴ እና ምቹ የሆነ እይታን እንግዲህ በደንብ የምንፈጥርበት ሂደት አለ ማለት ነው። ነጋችንን እንግዲህ በጣም በተቻለ አቅምና በተቻለ ልምድ ለብዙዎች እውቀታችንን እና ሂደታችንን እንግዲህ በጣም በጥሩ እንቅስቃሴ የምናከናውንበት ሂደት አለ ማለት ነው። ስለዚህ ከዚህ አንፃር እንግዲህ በተቻለ መጠን ዛሬ ላይ እየሰራን ነገአችንን በጣም በጥሩ ተስፋና በጥሩ ግምታዊ ሂደት እንግዲህ ከምንሰራው ስራም አንፃር እንግዲህ መለየት የምንችልበት ሂደት ስላለ ይሄንን በግንዛቤ ከተን ለእያንዳንዱ ነገር ከፍተኛ የሆነ እንቅስቃሴ እና ልምድ እንዲኖረን ማድረግ የምንችልበት ሁኔታ ለማለት ነው። ስለዚህ ከዚህ ጋር ተያይዞ እንግዲህ ከፍተኛ እንቅስቃሴ እና ከፍተኛ ልምድ ማድረግ ለራሳችን በጣም ጥሩ መንገድ ነው ብዬ አስባለሁ። እና ከዚህ አንፃር እንግዲህ ብዙ ነገሮችን ለመቀየር እና ለማወቅ ለእያንዳንዱ ሂደታችን እንግዲህ ከፍተኛ የሆነ ብልሃቴ የምንፈጥርበት ሂደት አለ ማለት ነው። ስለዚህ በማሰብ እንግዲህ በጣም በከፍተኛ ሁኔታ ስራችንን በቀልጣፋ አካሄድ እንግዲህ የምናከናውንበት ሂደት ይኖራል ማለት ነው። እና እንደ አጠቃላይ እንግዲህ ከፍተኛ የሆነ እንቅስቃሴ እና ከፍተኛ የሆነ ልምድ በተሞላው መንገድ እንግዲህ ስራችንን የምንሰራበትና ነጋችንንም በደንብ የምንተገብርበት ሂደት ይኖራል ማለት ነው። ስለዚህ ከዚህ አንፃር ከፍተኛ የሆነ እቅስቃሴ ስናደርግ ከፍተኛ የሆነ የልምድ ፍሎ ስናደርግ እንግዲህ ለእያንዳንዱ ነገር ተጠያቂነታችንንም ሆነ ለእያንዳንዱ ነገር መፍትሄ ሰጪነታችንም ከፍተኛ የምናደርግበት ሂደት አለ ማለት ነው። ስለዚህ ከዚህ አንፃር ብዙ ነገሮችን አይተን ብዙ ነገሮችን ተረድተን እንግዲህ አንዳንዱን የእውቀት ሂደት ወይም ደግሞ የአመለካከት ሂደት እንግዲህ በጣም በተገቢው መንገድ የምንሄድበት ሂደት አለ ማለት ነው። ስለዚህ ለእያንዳንዱ ነገር ከፍተኛ የሆነ እውቀትና ልምድ ማየትና መተግበር የምንችልበትን ነገር እንግዲህ በጥሩ መንገድ መፍጠርና በጥሩ መንገድ ማከናወን የምንችልበት እውነታ አለ ማለት ነው። ስለዚህ ከዚህ አንፃር እያንዳንዱን ነገር በደንብ አውቀንና ተረድተን የምንሰራበት ሂደት አለ ማለት ነው። ስለዚህ እንግዲህ በጣም ከፍተኛ የሆነ ጥቅም እና ከፍተኛ የሆነ እይታ ያለው ነገር ነው ብዬ አስባለሁ። እና እንደ አጠቃላይ ይሄን ነገር በደንብ ማየትና መተግበር እያንዳንዱን እውቀት እና ልምድ የማገኝበት እና የምትተገብርበት ሂደት ይኖራል ማለት ነው። ስለዚህ ይህንን የነገ ተስፋንም ሆነ የነገን የስራ ሂደት እንግዲህ በጣም በጥሩ መንገድ ራሳችንን መገምገም እና ማየት የምንችልበትን ነገር መፍጠር ከፍተኛ የሆነ ጥቅም አለው ማለት ነው። እና እንደ አጠቃላይ ይሄ ጥሩ የሆነ እንቅስቃሴ የምናደርግበት ሂደት አለ ማለት ነው። እና እንደየተባለ መንገድ ማከናወን የምንችልበት ሂደት አለ ማለት ነው።

እሺ በጣም ጥሩ እንግዲህ ወደ ቀጣይ ጥያቄ ስንገባ ስብሰባ ነው። እንግዲህ ስብሰባን ስንመለከት ከፍተኛ የሆነ እንቅስቃሴ እና ከፍተኛ የሆነ ልምድ ያለው ማህበረሰብ ያለበት ሂደት አለና። ስለዚህ ይህ በርካታ ማህበረሰብ እንግዲህ በተለያየ የኑሮ ሂደት ወይም ደግሞ በተለያየ የኑሮ አካሄድ ሂደት ቢኖርም ከፍተኛ የሆነ ልምድ ያለውና ከፍተኛ እንቅስቃሴ የሚያደርግበትም ሂደት እንዲሁ እንደ አጠቃላይ በደንብ አለው ማለት ነው። ስለዚህ ከዚህ ጋር ተያይዞ ልዩ የሆነ የስብሰባ ሂደት የሚያደርጉበት እንግዲህ ጠንካራ የሆነ እንቅስቃሴ የሚደረግበት ሂደት አለ ማለት ነው። ስለዚህ ከዚህ ጋር ተያይዞ እንግዲህ በጣም በከፍተኛ ሁኔታ ስብሰባ እንግዲህ በጣም በጥሩ መንገድ ሰዎች እንግዲህ በጣም በተቻላቸው አቅም ብዙ ነገሮችን ለመቀየር ብዙ ነገሮችን ለማየት እንግዲህ ከፍተኛ እንቅስቃሴ የሚያደርጉበት ሂደት አለ ማለት ነው። ስለዚህ ከዚህ ጋር ተያይዘው እንግዲህ በጣም ልዩ የሆነ የስብሰባ ሂደት ወይም ደግሞ ስብሰባን በጣም በጥሩ መንገድ የሚያከናውኑበት ሂደት አለ ማለት ነው። ስለዚህ ከዚህ ጋር ታይዘው እንግዲህ ከፍተኛ የሆነ እንቅስቃሴ እና ከፍተኛ የሆነ ልምድ እንግዲህ በጣም በተገቢው መንገድ የምናደርግበት ሂደት አለ ማለት ነው። ስለዚህ ለእያንዳንዱ እውቀትና ለእያንዳንዱ እንግስቃሴ እንግዲህ ጥሩ የሆነ የሚባል የአስተሳሰብ እና የአመለካከት ለውጥ የምናገኝበትና የምናይበት ሂደት አለ ማለት ነው። ስለዚህ ከዚህ ጋር ተያይዞ እንግዲህ በጣም ጥሩ የሆነ በጣም ጥሩ እውቀት ያለን እንግዲህ እንቅስቃሴ ለማድረግ እንግዲህ ከፍተኛ የሆነ የሰብሰባ ሂደት የምናደርግበት ሂደት አለ ማለት ነው። እንዲሁም ደግሞ የምንሰራውን ስራ በምን አይነት መንገድ እናስቀጥለው ወይም ደግሞ እንዴት ቢሄድ መልካም ነው ይሄ ስራ የሚለውን በተገቢው መንገድ የምናስብበት እና የምናሰላስልበት ሂደት አለ። ማለት ከዚህ ከዚህ ጋር ተያይዞ በጣም ጥሩ የሆነ ውሳኔና ጥሩ የሆነ አመለካከት እንዲኖረን የምናደርግበት ሂደት አለ ማለት ነው። ስለዚህ ከዚህ ጋር ተያይዞ እንግዲህ ከፍተኛ የሆነ የሰብሰባና የምናደርገው የእያንዳንዱ የቦታ ሂደትም ሆነ የእንቅስቃሴ ሂደት እንግዲህ በጣም ልዩ የሚሆንበት ሂደት አለ ማለት ነው። ምክንያቱም ስብሰባውን እንግዲህ ስናይ በብዙ መንገድ በትምህርቱ ደረጃ ሊሆን ይችላሉ እንዲሁም ደግሞ በተለያዩ መስርያ ቤቶች ደረጃ ሊሆን ይችላሉ በአምለካከት ደረጃ ሊሆን ይችላል። እንዲሁ ደግሞ ባስተሳሰብ ደረጃ ሊሆን ይችላል እና ከዚህ አንፃር እንግዲህ ከፍተኛ የሆነ እንቅስቃሴ የምናደርግበትና የምንማርበት ሂደት አለ ማለት ነው። ስለዚህ ይሄ ደግሞ በጣም ልዩ የሆነ የስራ ሂደትን እና የእንቅስቃሴ ሂደት በደንብ የምናይበትና የምንተነትንበት ቦታ ነው ማለት ነው። ስለዚህ ይሄን የስብሰባ አካሄድ እንግዲህ በጣም በከፍተኛ እውነት እንግዲህ ሰዎችን ልዩ የሆነ እንቅስቃሴ የሚያደርጉበት ወይም ደግሞ ብዙ አመለካከታቸውን የሚለውጡበት እንዲሁ ደግሞ እያንዳንዱ ነገር ተጠያቂነታቸውን እንግዲህ በጣም የሚያስፉበት ሂደት አለ ማለት ነው። ስለዚህ ጋር ከዚህ ጋር ተያይዞ እንግዲህ በጣም ጥሩ የሆነ ልምድና እውቀት ይዘን እንግዲህ ብዙ የስብሰባ ህይወቶችን የምናከናውኑበት ሂደት አለ ማለት ነው። ስለዚህ ከዚህ ጋር ተያይዞ በጣም ከፍተኛ የሆነ እውቀትና ልምዱ ያለው ማህበረሰብ እንዳለ በጣም እንግዲህ በጣም ብዙ ጊዜ እውቀትን አስመልክተን እንግዲህ ወይ ደግሞ እውቀትን ይዘን እንግዲህ ከፍተኛ የሆነ እንቅስቃሴ እና ከፍተኛ የሆነ የሙያ ክህሎትን የምናደርግበት ሂደት አለ ማለት ነው። ስለዚህ ከዚህ ጋር ተያይዞ በጣም፣ በጣም ለየት ያለ የእውቀት ደረጃ ወይ ደግሞ የእውቀት ሂደትን በደንብ አስበን አቅደን የምንተገብርበት ሂደት አለ ማለት ነው። ስለዚህ ከዚህ ጋር ተያይዞ እንግዲህ በጣም ከፍተኛ የሆነ የሁክትና የአስተሳሰብ ሂደት እንግዲህ የምናደርግበትና የምንወያይበት ሂደት ይኖራል ማለት ነው። ስለዚህ ከእያንዳንዱ የስራው አለም ጋር ተያይዞ እንግዲህ በሚገባ ያው ስብሰባ የሚደረግበት አለ እንዲሁም ደግሞ ተለያዩ ሀገሮችም ከሀገራት ጋር በጣም ከፍተኛ የሆነ ስብሰባ ስለሚያደርጉ እንግዲህ ያው ይሄ ስብሰባ በጣም ከፍተኛ የሆነ ጥቅም እንዳለው የምናይበት የምንገነዘብበት ሂደት አለ ማለት ነው። ስለዚህ ከዚህ አንፃር እንግዲህ በጣም ልዩ የሆነ እንቅስቃሴ እና ልዩ የሆነ ልምድ የምናደርግበት ሂደት አለ ማለት ነው። ስለዚህ ይሄንን እንግዲህ በደንብ ተረድተን ለእያንዳንዱ ነገር መፍትሄ የምንሰጥበትና የምናውቅበት ሂደት ይኖራል ማለት ነው። እና እንደ አጠቃላይ ይሄ የስብሰባ ሂደት እንግዲህ በጣም ከፍተኛ የሆነ ጥቅም እና ከፍተኛ የሆነ የህዝቡን ስሜት መረዳት እና የህዝቡን አመለካከት በደንብ ማጤን እና ህዝቡ ምን ይፈልጋል የሚለውን ደንብ አካሄዱን በሰነ ስረዓት ማድረግ እና እንዲሁም ደግሞ የሚወጡ ህጎችንም ሆነ መደረግ ያለባቸው ነገር የሚገባ መመሪያ የሚሰጥበት ሂደት ይኖራል ማለት ነው። በእያንዳንዱ ለምሳሌ በድርጅትም ሆነ በመንግስት ደረጃም ወይም ደግሞ በግለሰብ ስራዎችም ይሁን በእያንዳንዱ ነገር እንግዲህ ይህ የሚደረግበት ሂደት አለ ማለት ነው። ስለዚህ ይሄንን ከግንዛቤ ውስጥ አስገብተን እንግዲህ ስብሰባን የምናካሂድበት እና ስብሰባን በሚገባ የምንመራበት ሂደት ይኖራል ማለት ነው። ስለዚህ ይሄ በጣም ከፍተኛ የሆነ ሰዎች ልምድ ባለው መንገድ እንቅስቃሴ እንዲያደርጉ የምንረዳበትና የምንተገብርበት ሂደት ይሆናል ማለት ነው። እና አንድ አጠቃላይ ከፍተኛ የሆነ ጥቅም እና ከፍተኛ የሆነ እንቅስቃሴን የምናይበት ነው ማለት ነው። እንደ አጠቃላይ እና ይሄ እንግዲህ ለየት ያለ ጥቅም እና እውቀት የሚኖርበት ሂደት አለ ማለት ነው። እና ይሄንን ከግንዛቤ ውስጥ የምንከትበት ሂደት

እሺ በጣም ጥሩ እንግዲህ ቀጣዩ ጥያቄ አፍንጫ የሚል ነው። እንግዲህ አፍንጫን ስንመለከት በጣም ከፍተኛ የሆነ እንግዲህ የምንጠቀምበት ወይም ደግሞ ማንኛውም ነገር ለማሽተት የምን በጣም በሚገባ የምንጠቀምበት እንግዲህ ዋነኛው አፍንጫችን ነው ማለት ነው። እና አፍንጫችን እንግዲህ ከፍተኛ የሆነ ጥቅም ያለው ወይም ደግሞ ከፍተኛ ምቾት ያለው ነገር ነው ማለት ነው። አፍንጫ ስንመለከት ምክንያቱም አፍንጫ ለእያንዳንዱ እንቅስቃሴአችን ሆነ ለእያንዳንዱ ሂደታችን እንግዲህ ወሳኝ እና ነገር የሚይዝበት ሂደት አለ ማለት ነው። ምክንያቱም እንግዲህ አፍንጫ ሰናየው ከፍተኛ የሆነ የአፍንጫችንን የማሽተት ክህሎት ወይም ደግሞ በሚገባ የመረዳት ክህሎቱን እንግዲህ በጣም በከፍተኛ ሁኔታ የሚያንቀሳቅስበት ሂደት አለማለት ነው። ስለዚህ አፍንጫችን እንግዲህ በጣም ወሳኝ የሆነ እንቅስቃሴ እና ወሳኝ የሆነ ጥቅም አለው ማለት ነው። እና እያንዳንዱን የማሽተት እና የመረዳት ሂደቱን በጣም በከፍተኛ ሁኔታ ጥሩ በሆነ መንገድ እንግዲህ መስራት ወይም ደግሞ መተግበር እያንዳንዱን ነገር የምንችልበት ሂደት አለ ማለት ነው። ስለዚህ ከዚህ አንፃር እንግዲህ አፍንጫችን እንግዲህ በጣም በከፍተኛ ሁኔታ ልዩ የሆነ የማሽተት ሂደቱን እንግዲህ ከፍተኛ ጥቅም የምናገኝበት ሂደት አለ ማለት ነው። በማሽተት ሂደት ማለት ነው ምክንያቱም አፍንጫችን በጣም ከፍተኛ ሁኔታ እንግዲህ ብዙ ነገሮች ያው በተለያየ ቦታ ስንንቀሳቀስ የተለያየ ሽታ አይነቶች ይኖራሉ ማለት ነው። አንዳንድ ቦታዎች አሪፍ ሽታ ይኖራል አንዳንድ ቦታዎች ደግሞ አስቸጋሪ የሚባለው ወይም ደግሞ ከባድ የሆነ የተለያዩ ሽታዎች ይኖራሉ ማለት ነው። ከተለያዩ ከቆሻሻዎች ምናምን አንፃር እና ስለዚህ ያ ጊዜ ላይ እንግዲህ አፍንጫችን ይሄንን በሚገባ የሚለይበት ሂደት አለ ማለት ነው። በጣም አሪፉ ሽታ በደስታ የሚቀበልበት መጥፎ ሽታ ደግሞ በቀላሉ ለኛ የሚነግረን ደግሞ ለአእምሮአችን በሚገባ ሽታውን የሚያሳልፍልን ሂደት ወይም ደግሞ ስለ ሽታው በደንብ በሚገባ ትርጉም የሚሰጠን ሂደት አለ ማለት ነው። ከዛ ስለዚህ ይሄንን ሽታ ካየን ወይም ደግሞ ከሸተተን በኋላ በሚገባ ያው በፍጥነት ያው ምንም ነገር ከማየታችን በፊት ሽታ ስለሚቀድም ሽታውን ከሸተተን በኋላ ይሄ ነገር ምንድነው ለኔ መጥፎ ነገር ነው ወይስ ምንድነው ብለን የሚገባ ከዛ ጋር ልንርቅ የምንችልበት ሂደት አለ ማለት ነው። ስለዚህ ያ ጊዜ ላይ እንግዲህ አሪፍ የሆነ ጥንቃቄ ልናደርግ የሚገባን ሁኔታ አለ ማለት ነው። ምክንያቱም ሽታው ከፍተኛ በሆነ ቁጥር እኛንም ሊጎዳና በጣም አስቸጋሪ ሊሆን የሚችልበት ሂደት አለ ማለት ነው። ስለዚህ ከዚህ ጋር ተያይዞ እንግዲህ አሪፍ የሆነ ሽታ ሲኖር ወይም ደግሞ የተሻለ መንገድ ጥሩ ሽታ ሲኖር በጣም ለኛ ወሳኝና ጥሩ ነገር ነው ማለት ነው። ስለዚህ ከዚህ ጋር ተያይዞ እንግዲህ ለእያንዳንዱ ለሽታ ሂደቶች ወይም ደግሞ ሽታውን በሚገባ ስንመለከት እንግዲህ ከፍተኛ የሆነ አሪፍ የሚባል የሽታ ሂደት እናገኛለን ማለት ነው። እና እንደ አጠቃላይ ይሄንን በደንብ ማየት እና መረዳት የሚችልበት እውነት አለ ማለት ነው። እና እንግዲህ የአፍንጫችንን እንግዲህ በሚገባ መጠቀም ወይም ደግሞ በሚገባ እንክብካቤ ማድረግ ይኖርብናል ማለት ነው። ምክንያቱም ለምሳሌ አንድ አስቸጋሪ ሽታ ሲሸተን ወይም ደግሞ በጣም አስጠሊ ሽታ ሲሸተን እንግዲህ የምናደርገው ያው ሽታው በጣም ከባድ ሲሆን በቀላሉ አፍንጫችንን ሊደፍን የሚችል የተለያዩ ትንፋሻችንን ሊያቋርጥ የሚችል ሽፍታዋ የመድፈን ሂደት አለው ማለት ነው። እፍንጫችንን ያ መጥፎ ሽታ ማለት ነው። ስለዚህ እንደዛ ሲሆን እንግዲህ የተለያዩ ወደአፍንጫችን የሚገቡ በአይን ልናያቸው የማንችላቸው ባክቴሪያዎች እንግዲህ ባላሰብነው መንገድ የሚገቡበት ሂደት አለ ማለት ነው። ስለዚህ ያ ጊዜ ላይ እንግዲህ ከባድ የሆነ እኛ እኛ ራሳችን ላይ ችግር የሚያመጣ ነገር ይኖራል ማለት ነው። ምክንያቱም በሚገባ የአተነፋፈሰ ሂደታችን በትክክሉ ለመተንፈስ የሚከብደን ሂደት አለ ማለት ነው። ስለዚህ ከዚህ ጋር ተያይዞ እንግዲህ ከፍተኛ የሆነ ጥንቃቄ እና ከፍተኛ የሆነ ብልሃት ማድረግ ይኖርብናል ማለት ነው። ምክንያቱም ለእያንዳንዱ ነገር ጥሩ የሆነ ግንዛቤው እና ጥሩ የሆነ እውቀትን ይዘን በሚገባ በተቻለ መጠን ልዩ የሆነን እንቅስቃሴ ማድረግ የምንችልበትን ሂደት እንግዲህ በደንብ መፍጠር ይኖርብናል ማለት ነው። ምክንያቱም የዚህ የአፍንጫ የመሽተት ሂደት ወይም ደግሞ የአፍንጫችንን ሂደት ስንመለከት በጣም በከፍተኛ ሁኔታ ልንረዳና ልናውቀው የምንችለውን የምርጫችንን ሂደት ወይም ደግሞ አፍንጫችን በምን አይነት መንገድ እንቅስቃሴ ማድረግ አለበት ደግሞ አፍንጫችን እንዴት ማሽተት አለበት የሚለውን በሚገባ የፊንጫችንን እያንዳንዱን ፓርት በሚገባ ማጽዳት ይኖርብናል ማለት ነው። ምክንያቱም ለምሳሌ አሁን ጉንፋን አጋጣሚ ሲይዘን ቀለል ያለችውን እንኳን ስናይ አፍንጫችን በጣም የሚጠቀጠቅበት ሂደት አለ በተለያዩ በንፍጥ ሂደቶች ማለት ነው። ያ ጊዜ ላይ አፍንጫችንን በሚገባ ማጽዳት ይኖርብናል ማለት ነው። ምክንያቱም እነኚህ ቆሻሻዎች እንግዲህ ከፍተኛ የሆነ እኛ ላይ ጉዳት ሊያደርሱት ለሚችሉ ይሄንን በሚገባ ተረድተን እያንዳንዱን ነገር ከግንዛቤ መክተትና መረዳት ይኖርብናል ማለት ነው። እና እንደ አጠቃላይ ይሄንን ለየት ያለ ሂደት እንግዲህ ማየት እና መገምገም የምንችልበት እውነት አለ ማለት ነው። ስለዚህ ከዚህ ጋር ተያይዞ እንግዲህ አብንጫችንን በተገቢው መንገድ ማሽተት የምንችልበትን ሂደት በደንብ መረዳትና ማወቅ ይኖርብናል ማለት ነው። ምክንያቱም አፍንጫችን እንግዲህ ለየት ባለ መንገድ የማሽተት ሂደቱ ከፍተኛ የሚሆንበት እውነት ስላለ ይሄንን ከግንዛቤ አስገብተን እንግዲህ ማወቅና መተንተን ይኖርብናል ማለት ነው

እሺ በጣም ጥሩ እንግዲህ ቀጣዩ ጥያቄ ወንድም ነው የሚለው እንግዲህ ወንድም ስንመለከት ያው በሚገባ ወንድም እንግዲህ በጣም ወሳኝ እና በጣም አስፈላጊ ነገር ነው ማለት ነው። እንግዲህ ወንድም በተለይ ታላቅ ወንድም ሲኖረን በጣም ብዙ ነገሮችን ከታላቅ ወንድማችን የምንማርበት ሂደት አለ ማለት ነው። እንግዲህ ይሄ ታላቅ ወንድሙ ሲኖረን እንግዲህ በጣም በከፍተኛ ሁኔታ ብዙ ነገሮችን የመለወጥና ብዙ ነገሮችን የመረዳት ሂደት ይኖራል ማለት ነው። ምክንያቱም እንግዲህ ታላቅ ወንድምን ስናይ በጣም በከፍተኛ ሁኔታ እያንዳንዱን ነገር የምናይበት እና የምንረዳበት ሂደት አለ ማለት ነው። ምክንያቱም ታላቅ ወንድም ሲኖረን በጣም በከፍተኛ ሁኔታ ብዙ ትምህርቶችን እና ብዙ እውቀቶችንም የምናገኝበት ሂደት አለ ማለት ነው። እና ሸክሙም ራሱ በሚገባ ያን ያህል ከባድ የሚሆንበት ሂደት አይኖርም። ምክንያቱም ታላቅ ስንሆን እንግዲህ በጣም ከፍተኛ የሆነ ከኋላ ያሉ ለምሳሌ ታናናሾችን ሊመለከት ይችላል ቤተሰብ ሊመለከት ይችላል ቢያንስ እነኚህን ሂደቶች እንግዲህ እኔ በተሻለ መንገድ መለወጥ አለብኝ ብሎ በጣም የሚታገልበት ሂደት ይኖራል ማለት ነው። እና ከዚህ አንፃር ከፍተኛ የሆነ እንቅስቃሴ እና ከፍተኛ የሆነ ልምድ ጨብጦ የሚንቀሳቀስበት ሂደት አለ ማለት ነው። እና እንግዲህ ታላቅ እንግዲህ በጣም በልዩ ሁኔታ ማየት እና መገምገም የምንችልበት ሂደት አለ ማለት ነው። ስለዚህ ታላቅን ስናይ እንግዲህ በጣም በጥሩ መንገድ ታላቃችንም ደግሞ ከእኛ የበለጠው እንግዲህ በጣም ስናይ እኔ አሁን በሚገባ ታላቅ ወንድም አለኝ እንግዲህ ከእሱ የምማረው በጣም ብዙ ነገሮች አሉ ማለት ነው። ምክንያቱም ለምሳሌ እሱ የሄደበት የኑሮ አካሄድ እንግዲህ ከእኔ ቢያንስ ከሁለት ከሶስት አመት እና አራት አምስት አመት በላይ ሊበልጥ ይችላል። እና ይሄ ጊዜ እንግዲህ በጣም ለምሳሌ አንድ አመት ራሱ ቀላል የምንለው አይደለም። እና ስለዚህ እሱ የሄደበት መንገድ እንግዲህ በጣም በከፍተኛ ሁኔታ ለሱ ይጠቅመውና እሱን ምን ያህል ቀይሮታል ወይም ደግሞ ምን ያህል በእያንዳንዱ ነገር የተሻለ ደረጃ ላይ አድርሶታል የሚለውን በደንብ እኔ ከስር ሆኜ ለመገምገም ይረዳኛል ማለት ነው። ምክንያቱም እሱ የሄደበት መንገድ ትንሽ አስቸጋሪና አወዛጋቢ የሚሆንበት ሂደት ካለ እኔ በሚገባ ያንን መንገድ አልጠቀምም ማለት ነው። ምክንያቱም እኔም ያን ያህል ጊዜ ቆይቼ እሱ በሄደበት መንገድ እንግዲህ ያንን መንገዴን መከተል ሂደት ይሆናል ማለት ነው። ስለዚህ ያን የሄደበት ሂደት እንግዲህ በሚገባ መከተል ሳይሆን በተቻለ መጠን ለየት ያለ አመለካከት እንዲኖረኝም ደግሞ ለየት ያለ አስተሳሰብ እንዲኖረኝ ጥሩ የሆነ ግንዛቤን እንዲይዝ የማደርግበት ሂደት አለ ማለት ነው። ስለዚህ ከዚህ ጋር ተያይዞ ጥሩ የሆነ እንቅስቃሴ ለማድረግ የማስብበት እና የማልምበት ሂደት አለ ማለት ነው። ስለዚህ ከዚህ ጋር ተያይዞ ጥሩ እንቅስቃሴ እና ጥሩ ልምድ ያለው ሂደት እንግዲህ ስንመለከት ከፍተኛ የሆነ የ ወንድምን የእያንዳንዱን ነገር የምንረዳበት ሂደት ይኖራል ማለት ነው። እና አንድ አጠቃላይ ከፍተኛ የሆነ እንቅስቃሴ ያደረገበትን በዛ ለምሳሌ ከእኔ ከሶስት አመት የሚቀድም ከሆነ በሚገባ ያን ሶስት አመት በምን አይነት መንገድ እየተጠቀመው ነው? እንደኔ ከእኔ ከሶስት አመት በመቅደሙ ምን ያህል ውጤት ላይ እየደረሰ ነው የሚለውን እሱንም በደንብ ተገንዝቤ እንግዲህ እኔ እሻላለሁ ወደምለው አቅጣጫ የምቀይርበትና የምሄድበት ሂደት አለ ማለት ነው። ስለዚህ ከዚህ ጋር ተያይዞ እንግዲህ ከፍተኛ የሆነ ጥንቃቄ እና ከፍተኛ የሆነ አስተሳሰብን የመለውጥ ሂደትን በደንብ ማየት ይኖርብኛል ማለት ነው። ምክንያቱም ለእያንዳንዱ ነገር እንግዲህ መፍትሄ ለመፈለግ ብዙ ነገሮችን ማወቅ እና ብዙ ነገሮችን መረዳት ያስፈልጋል ማለት ነው። ስለዚህ ከዚህ ጋር ተያይዞ ጥሩ የሆነ እንቅስቃሴ እና የሆነ ልምድ ለማካበት ወይም ደግሞ ለመረዳት በጣም በብዙ መንገድ እንግዲህ ታላቅ ወንድም ሲኖር የሄደበትን መንገድ በሚገባ እንደዚህ እንደዚህ ስለሆነ በዚህ መንገድ ብትሄድ የተሻለ ነው። ወደዚህ ብትሄድ አሪፍ ነው። እኔ የሄድኩበት መንገድ እንዲህ እንዲህ ነው ብሎ በሚገባ የሚነግረን ሂደት አለ ማለት ነው። ያ ጊዜ እንግዲህ ከፍተኛ የሆነ ጥቅም የምናገኝበት ሂደት አለ። ምክንያቱም ካሳለፈው ህይወት በሚገባ ታናናሾቹን የሚመክርበት ሂደት አለ። እና እንግዲህ በሚገባ ታናሽ ሆነን የምንመክርበት ሂደት የምንመካከርበት ሂደታ አለ ማለት ነው። እንግዲህ ያው እንደ አጠቃላይ በሚገባ ወንድም ሲኖረን በጣም ከፍተኛ ሁኔታ ልዩ ልዩ ጥቅሞችን እናገኛለን ማለት ነው። ስለዚህ ለእያንዳንዱ እውቀት እና ለእያንዳንዱ ልምድ ከፍተኛ አስተያየት እና ከፍተኛ ግንዛቤን የምናገኝበት ሂደት አለ ማለት ነው። ከዚህ አንፃር እንግዲህ በጣም ልዩ የሆነ እንቅስቃሴ ለማድረግ ልዩ የሆነ አስተሳሰብን ለመቀየር ከፍተኛ የሆነ ጥቅም የምናገኝበት ሂደት ይኖራል ማለት ነው። ስለዚህ ከዚህ ጋር ተያይዞ በጣም በጥሩ መንገድ እና በጥሩ አስተሳሰብ ወደ ጥሩ አካሄድ እንግዲህ የወል ወንድማችን የሚመራን ሂደት ይኖራል። ማለት ያው በተለይ ታላላቅ ወንድማችን እና እንግዲህ ወንድም ስንሆን በጣም ብዙ መተሳሰብ እና ብዙ መፈቃቀድ ይኖራል ማለት ነው። ስለዚህ ይሄንን ከግንዛቤ ውስጥ ከተን በጣም በከፍተኛ ሁኔታ እውቀት ባለው መንገድ ጥሩ የሆነ ግንዛቤን ይዘን ለእያንዳንዱ ነገር ጥሩ ምሳሌና ጥሩ እውቀትን በደንብ ማከናወንና መረዳት ይኖርብናል ማለት ነው። ስለዚህ ወንድም እንግዲህ በጣም ጥሩ መንገድ ይጠቅማል? ወይ ደግሞ በጣም መከታ የሚሆንበት ሂደት አለ። እና ስለዚህ በጣም ጥሩ ነው ማለት ነው። ወንድም ሲኖረን እና አጠቃላይ ከፍተኛ የሆነ ጥቅም አለው ማለት ነው። ስለዚህ ወንድም በጣም በጣም አስፈላጊ ነው ማለት ነው

እሺ በጣም ጥሩ ቀጣይ ጥያቄ ዋጋው ስንት ነው? የሚለው እንግዲህ ዋጋው ስንት ነው ስንል በጣም ከፍተኛ ሁኔታ ብዙ ነገሮችን የምንጠይቅበት እና ብዙ ነገሮችን ከሰዎች ጋር ግንዛቤ ይዘን ለእያንዳንዱ ነገር እንግዲህ። ለምናወጣው ወጪም ሆነም ለምናስገባው ገቢ የተለያዩ ገቢዎች የገቢ ሂደቶች ቢኖሩንም እንግዲህ ብዙ ነገሮችን ያው በህይወት ወይም ደግሞ እያንዳንዱ በህይወታችን እንግዲህ በጣም በከፍተኛ ሁኔታ የሚያስፈልጉን ነገሮች በጣም አሉ። እና ለእኛን የሚያስፈልጉንን ነገሮች በጣም በጥሩ መንገድ የምንገዛበት እና ልንገለገልባቸው የምንችላቸውን ነገሮች በሚገባ የሚያስፈልጉንን እያንዳንዱን የእቃ አይነት ወይም ደግሞ የምናጊጥበት ወይም ደግሞ የምንኖርበት የቤታችንን ሊሆን ይችላል እንዲሁ ደግሞ ለእያንዳንዱ ቤታችን ውስጥ ከስራ መልስ መጥተን አረፍ ልንል የምንችልበት። እንዲሁም ደግሞ በተለያየ መንገድ። ቤታችንን ሊያጌጡ የሚችሉ ቤታችን ውስጥ እንግዲህ ጥሩ የሆኑ መቀመጫዎችን ሊሆን ይችላሉ የተለያዩ የሚያስፈልጉ የማጌጫ ሂደቶችንም ሊሆን ይችላል እነዚህን ልንጠቀም የምንችልበት ሂደት አለ ማለት ነው። ስለዚህ ይሄን ስንጠቀም እንግዲህ ዋጋው ስንት ነው የሚለውን የአንዳንዱን ነገር እንግዲህ ለመግዛትም ሆነ ብዙ ነገሮችን እኛ የምንፈልገውን ነገር ለማግኘት። የምንገዛቸው ነገሮች እንግዲህ በተለያዩ የገበያ አይነቶች የገበያ ቦታዎችን እንዲሁም ደግሞ እያንዳንዱ እቃ በየራሱ የገበያ ቦታ እንደሚሸጥበት ሁሉ እንግዲህ በጣም በጥሩ መንገድ የምናይበትና የምንረዳበት ሂደት አለ ማለት ነው። ስለዚህ ለምሳሌ ቀለል አድርገን ከትንሿ እንኳን አሪፍ የሆነ ጫማ ለመግዛት እንግዲህ ወደ አንድ ሱቅ ጎራ ብል ብንል እንግዲህ ወደዛ ሱቅ ሄደን ለኛ ሚሆነንን በጣም ጥሩ ጫማ ካየን በኋላ እንግዲህ ምንም ሆነ ምንም ያው በቀላሉ ዋጋው ስንት ነው የሚለውን ጥያቄ የምናነሳበት ሂደት አለ። ምክንያቱም ያንን እቃ ያው እኛ ካልነገረን ያን ያህል ሌላ ቦታ ብናውቀውም ያ ሰው ደግሞ በስንት ሊሸጠው እንደሚችል ስንት ያዋጣኛል ብሎ ሊሸጥ እንደሚችል ምንም አይነት እውቀቱና ምንም አይነት ግንዛቤው አይኖረንም ማለት ነው። ምክንያቱም ያ ሰው ያመጣበት የዋጋ ሂደት ከፍተኛ ሊሆን ይችላል። ወይም የዝቅተኛ ሊሆን ይችላል ወይም ቀንሶ ሌላ ጋር ከሰማነው ወይን ቀንሶ ሊነግረን ይችላል። ወይም ደግሞ ከሚታሰበው በላይ ጨምሮ ሊነግረን ይችላል። እና ይሄ እንግዲህ በጣም ከፍተኛ የሆነ ሂደት አለው ማለት ነው። ስለዚህ ከዚህ ጋር ተያይዞ እንግዲህ ዋጋው ስንት ነው? የሚለው ከፍተኛ ጥንቃቄ ልናደርግና ብዙ ነገሮችን ልናይ የምንችልበት ሂደት አለ ማለት ነው። ስለዚህ ዋጋው ስንት ነው የሚለውን እንግዲህ በጣም በከፍተኛ ሁኔታ ማየት ይኖርብናል ማለት ነው። ስለዚህ ያን ጫማ እንግዲህ ዋጋው ስንት ነው ብለን ይሄን ያህል ሲለን እንግዲህ ያን ዋጋ እንግዲህ አስተያየት አድርግልን ወይም ደግሞ ዋጋውን ቀንስልን የምንልበት ሂደት አለ ማለት ነው። ምክንያቱም ያው ማንኛውም የሽያጭ ሂደት ስናይ ያው በአንዴ የሚሸጡበት ሂደት የለም ማለት ነው። በሚገባ የተወሰነ ነገር ከተናገሩ በኋላ ከጊዜ ከደቂቃዎች በኋላ ደግሞ አነስ አድርገው የሚነግሩበት ሂደት አለ ማለት ነው። ስለዚህ ያንን በሚገባ እንዲነግሩን የምናደርግበት ሂደት ይኖራል ማለት ነው። ስለዚህ ከዚህ ጋር ተያይዞ እንግዲህ ይህንን ጥንቃቄ ልናደርግና ልንረዳ የምንችልበት ሂደት አለ ማለት ነው። እና እንደ አጠቃላይ ጥሩ የሆነ ግንዛቤ እና ጥሩ የሆነ ልምድ እንዲኖረን የምናደርግበት እውነት አለ ማለት ነው። ምክንያቱም ዋጋውን እንግዲህ በከፍተኛ ሁኔታ ሲጠሩልን ያው ቀነስ አድርግልን ዝቅ አድርግልን ብለን የምንጠይቅበት ሂደት አለ ማለት ነው። ስለዚህ ከዚህ ጋር ተያይዞ ብዙ ነገሮችን ስንገዛ እንግዲህ ይሄንንም የምናደርግበት ሂደት አለ ማለት ነው። ስለዚህ ይሄንን የዋጋ ሂደት ወይም ደግሞ ዋጋውን በከፍተኛ ሁኔታ ልንጠይቅና ልንረዳ የምንችልበት መንገድ የምንፈጥርበት ሂደት አለ ማለት ነው። ስለዚህ ሌላም ነገር ለምሳሌ ያክል ቀጥላ ለምሳሌ አንድ ስልክ አንድ አሪፍ ስልክ ለመግዛት ብንፈልግ እንግዲህ በጥሩ መንገድ ዋጋውን የሚነግረን ሂደት ይኖራል ማለት ነው። ስለዚህ ዋጋው ይሄን ያህል ነው ሲለን ወይም ደግሞ ዋጋው ስንት ነው ብለን ስንጠይቀው እንግዲህ ከፍተኛ የሆነ የዋጋ ግንዛቤ እና እውቀት እንግዲህ ዋጋውን የምንጠይቅበት ሂደት አለ ማለት ነው። ስለዚህ ይሄንን ዋጋ ስንጠይቀው እንግዲህ ጥሩ የሆነ ንግግር ወይም ደግሞ ጥሩ የሆነ መልስ የሚሰጠን ሂደት አለ ማለት ነው። ስለዚህ ያንን መልስ ይዘን እንግዲህ ነገር ቀንስልን ወይም ደግሞ አስተያየት አድርግልን የሚለውን እኛ የምንቀጥልበት ይሆናል ማለት ነው። ስለዚህ ከዚህ ጋር ተያይዞ የዋጋውን ሂደት እና የዋጋውን ግሽበት እንግዲህ በጣም በከፍተኛ ሁኔታ መቆጣጠር ባንችልም ያው ዋጋው ይሄን ያህል ነው ሲለን በጥሩ መንገድ እንግዲህ አስተያየት አድርግልን ወይም ቀንስልን የምንልበት ሂደት አለ ለማለት ነው። ስለዚህ ከዚህ ጋር ተያይዞ ይሄንን ከግንዛቤ ውስጥ አስገብተን እንግዲህ ከፍተኛ የሆነ ልምድና ጥንቃቄ እናደርግበት የምንችለውን ነገር መፍጠር ይኖርብናል ማለት ነው። እና አንደአጠቃላይ ሄሄንን በደንብ ከተረዳን በኋላ ዋጋውን በደንብ ጠይቀን እቃው በስ ምን ያህል ሊሸጥ እንደሚችል ወይም ደግሞ ቤትም ሊሆን ይችላል። ለምሳሌ የተለያዩ ህንፃዎችም ሊሆኑ ይችላሉ። እና ይህንን የዋጋውን ሂደት ከጠየቅን በኋላ ያው ክርክር ይኖራል ማለት ነው። በዚህ ካልቀነሰልኝ እንደዚህ አስተያየት አድርግልኝ የሚለውን የምናይበት ሂደት ይኖራል ማለት ነው። ከዚህ ጋር ተያይዞ እንግዲህ ከፍተኛ የሆነ ጥንቃቄ የምናደርግበት ሂደት ይኖራል በዋጋ ሂደት

እሺ በጣም ጥሩ እንግዲህ ወደ ቀጣዩ ጥያቄ ስንገባ አልገባኝም የሚል ነው። እንግዲህ አልገባኝም የሚለውን ስንመለከት ከፍተኛ የሆነ ነገር የምናይበት አና የምንረዳበት ሂደት አለ ማለት ነው። እንግዲህ አልገባኝም ስንል ያው ብዙ ነገሮችን ያለመረዳት ሂደታችን ወይም ደግሞ በብድር መንገድ እንግዲህ ያላወቅነው ነገር እንዳለ በደንብ ማየት የምንችልበት ሂደት አለ ማለት ነው። ስለዚህ ከዚህ ጋር ተይዞ ከፍተኛ የሆነ ግንብና እንቅስቃሴ የምናደርግበት ሂደት አለ ማለት ነው። ስለዚህ ለእያንዳንዱ ነው የሚጠራው እንግዲህ አልገባኝም የሚለውን ከግንዛቤ ውስጥ እንግዲህ በደንብ ማየትና መገርገም የምንችልበት ሂደት አለ ማለት ነው። ስለዚህ ቀጥታ ያለነው ነገር ለማወቅ እና ለመተንተን እንግዲህ ስናስብ በጣም ከፍተኛ ሁኔታ አልገባኝም የሚለውን የንግግር ሂደት እንግዲህ በደንብ ማየት እና መመርመር ይኖርብናል ማለት ነው። ምክንያቱም እያንዳንዱ ነገር ግድ የሰዎች ብዙ መንገድ ብዙ ነገሮችን ሊነግሩንና ብዙ ነገሮችን ሊያሳውቁን ይችላሉ ማለት ነው። ስለዚህ ያንን ሊያሳውቁን እንግዲህ ጋር ፍተኛ የሆነ ጥንቃቄ እና ከፍተኛ የሆነ እንቅስቃሴ የምናደርግበት ሂደት አለ ማለት ነው። ስለዚህ አልገባኝም የሚለውን በጣም በግንዛቤ ሂደት እንግዲህ የምናይበት ሂደት አለ ማለት ነው። ምክንያቱም ለምሳሌ እያንዳንዱን ነገር ብዙ ነገሮችን ለምሳሌ ስለ አንድ የንግድ ሂደት እንግዲህ ሰዎች በሚገባ ሲነግሩን እንግዲህ ከፍተኛ የሆነ እያለማወቅ እና እያለመረዳት ያየሁት ይኖራል። እና ሲቆይ እዚህ ጋር አልገባኝም ምንድነው ያልከው? ይሄ ነገር እንዴት ነው የሚለውን የምንጠይቅበት ሂደት ይሆናል ማለት ነው። ስለዚህ ይሄ ሲሆን እንግዲህ በጣም ከፍተኛ የሆነ ጥንቃቄ እና ከፍተኛ የሆነ እንቅስቃሴን የምናደርግበት ሂደት አለ ማለት ነው። ምክንያቱም ብዙ ነገሮችን እንግዲህ ለመረዳት ያው እያንዳንዱን ነገር መጠየቅ ይኖርብናል። ስለዚህ ለመጠየቅ ደግሞ በሚገባ ያልገባን ነገር አልገባኝም የምንልበት ሂደት አለ ማለት ነው። ስለዚህ በዋናነት ድ እኔ በሚገባ እንግዲህ አልገባኝም የምለው በጥለው የሆኑ ነገሮች ይኖራሉ ማለት ነው። ምክንያቱም የሆነ እኔ አልገባኝም ደግሞ ያልተረዳሁት ነገር ሰዎች ይነግሩኝ ይሄ ነገር ቆይ እንዴት ነው እዚህ ጋር ያልከው አልገባኝም? ይሄን ነገር ብታደራራለህ የሚለውን በደንብ የምመለከትበት ሂደት አለ ማለት ነው። ስለዚህ ከዚህ ጋር ተያይዞ ከፍተኛ የሆነ ያለመግባባትና ያለመረዳት ሂደት ስላለ እንግዲህ ልዩ የሆነ የአመለካከት ሂደትንም መመልከት የምንችልበት ሂደት አለ ማለት ነው። ስለዚህ በዋናነት ብዙ ነገሮችን ያለመረዳትና ያለማወቅ ሂደት እንዳለ ሆኖ አልገባኝም የሚለውንም እንግዲህ በጣም በከፍተኛ ሁኔታ ለኑተን ተነትነኝ ደግሞ ደግሞ እንድገምግም የምንችልበት ሂደት አለ ማለት ነው። ስለዚህ ይሄንን ደግሞ በጣም በጥሩ ርቀትና በጥሩ ልምድ ማየትና መረዳት የምንችልበት ሂደት አለ ማለት ነው። እና አልገባኝም ስንል እንግዲህ በጣም በብዙ መንገድ ሰዎችን ልናግዘው ወይንም ደግሞ ሰዎችን ልንረዳ የምንችልበት እንግዲህ ከፍተኛ የሆነ ልምድና ክህሎት ቢኖረንም ለእያንዳንዱ ነገር ያለመረዳትና ያለማወቅ ሂደትንም ይህንን በደንብ የምንገመግምበትና የምናይበት እውነት አለ ማለት ነው። ምክንያቱም ለእያንዳንዱ እውቀት እና ለእያንዳንዱ ልምድ ከፍተኛ የሆነ እውቀታችንን ለሰዎች የምናካፍልበት ሂደት ይኖራል ማለት ነው። ምክንያቱም እያንዳንዱ ነገር እንግዲህ ከእያንዳንዱ ግንዛቤ ሂደት ጋር ወይም ደግሞ ከግንዛቤ የመስጠት ደረጃ ጋር እንግዲህ ብዙ ነገሮችን የምንገመግምበት እና የምናይበት ሂደት አለ ማለት ነው። ስለዚህ ይሄንን እንግዲህ በጣም በጥሩ መንገድ እና በከፍተኛ ሁኔታ ያንን መረዳት ሂደታችንን ወይም ደግሞ ያንን መውቅ ሂደታችንን እንግዲህ በደንብ ምን ተነትልበት ወይም ደግሞ የምናይበት ሂደት አለ ማለት ነው። እና ጠቅለል አድርገን ስናይ እንግዲህ ብዙ ነገሮችን ካልገባን ብዙ ነገሮችን ካልተረዳን እንግዲህ ለእያንዳንዱ ነገር ተጠያቂነታችንን ራሳችን በደንብ የምናይበት እና የምንተነትንበት ሁለት ይኖራል ማለት ነው። ስለዚህ ለእያንዳንዱ ያለማወቅ ሂደታችን እንግዲህ ከፍተኛ ይሆናል በላ ራሳችንን የምንሰጠውን ግምት ወይም ደግሞ ለራሳችን የምናየውን ምርከታ እንግዲህ ከፍ የምናደርግበት ሂደት ይኖራል ማለት ነው። ምክንያቱም ለእያንዳንዱ ልምዳችንም ሆነ ለእያንዳንዱ ስራችን ያለመግባባት ወይ ደግሞ ያለመረዳት ሂደት ይኖራል ማለት ነው። ስለዚህ ከዚህ ጋር ተያይዞ ከፍተኛ የሆነ እውቀት እና ለምድር እንግዲህ በደንብ የምናይበት ሂደት አለ ማለት ነው። እና እንደ አጠቃላይ ለብዙ ነገሮች አልተረዳሁም ወይንም ደግሞ አላወቅኩም ወይንም ደግሞ አልገባኝም የሚለውን ነገር ምን ተነተንበት እና የምናይበት ሂደት አለ ማለት ነው። ስለዚህ ከዚህ እያተያይዘው በጣም ጥሩ የሆነ ግንዛቤና እውቀትን እንደ አጠቃላይ የምናይበት ሂደት ለማለት ነው። ስለዚህ ለእያንዳንዱ ያለመረዳት ያለማወቅ ይሄድ እንግዲህ ከፍተኛው ነገር የቀረን ልምድን በማከለው መንገድ እንግዲህ የምናይበትና የምንረዳበት ይተታል ለማለት ነው። ስለዚህ ከዚህ ጋር ተያይዞ ይሄንን ከግንዛቤ ነው የማስነባት እንግዲህ ከፍተኛ የሆነ ልምድና ከፍተኛ የሆነ ምን የምናሳምነው ይበት ሂደት ይኖራል ማለት ነው። እና በዋናነት ለእያንዳንዱ እውቀት እና ለእያንዳንዱ ልምድ በጣም ጥሩ የሆነ ግንዛቤና ጥሩ የሆነ እንቅስቃሴ የምናደርግበት ሂደት አለማለት ነው። እና እንደ አጠቃላይ ይሄንን የመረራትና የማውቅ ሂደትን እንግዲህ ከፍተኛ የሆነ ልምድ ባለው መንገድ የምናይበት እና የምናውቅበት ሂደት ይኖራል ማለት ነው። ስለዚህ ይሄንን በደንብ መረዳት የሚችልበትን ነገር እንግዲህ መፍጠር ይኖርብናል ማለት ነው። እና ጠቅለል አድርገን ስናይ ብዙ

እሺ በጣም ጥሩ ቀጣዩ ጥያቄያችን እንግዲህ ስሜት የሚል ነው እንግዲህ ስሜትን ስንመለከት ያው በከፍተኛ ሂደት እንግዲህ ስሜት ነው የሚለውን ስናይ በጣም በብዙ መንገድ ማየትና መተንተን የምንችልበት ሂደት አለ ስለ እያንዳንዱ የስሜታችን ሂደት ወይም ደግሞ ስለ ስሜታችን ማለት ነው እንግዲህ ከፍተኛ የሆነ ሂደት እንግዲህ ከፍተኛ ቦታ የሚይዘው እንግዲህ በዋናኝነት የሄደው ማለት ነው። በእያንዳንዱ የስራ ሂደታችንም ነው በእያንዳንዱ ሂደት ማለት ነው ስለዚህ እንግዲህ በጣም ከፍተኛ ሁኔታ እንግዲህ ስሜታችንን በጣም በጥሩ እውቀትና በጥሩ ግንዛቤ። ስሜታችንን ከፍተኛ የሆነ መቆጣጠር እና ከፍተኛ የሆነ ተደራሽነት ያለው ወይም ደግሞ እያንድንዱን የስሜታችንን ሂደት እንግዲህ በጣም በጥሩ መንገድ ልናይና ልንረዳ የምንችልበትን ሂደት እንግዲህ ማወቅና መተንተን ይኖርብናል ማለት ነው። ስለዚህ እንግዲህ ስሜታችንን ስናይ በጣም በጣም በልዩ ሁኔታ ስሜታችን በጣም ጥሩና በጣም የተሻለ ልናደርግ የምንችልበት ሂደት በተለያየ መንገድ አለ ማለት ነው። ስለዚህ ከዚህ ጋር ተያይዞ እንግዲህ በጣም ጥሩ የሆነ የስሜት ሂደት ወይ ደግሞ ስሜታችንን በሚገባ ማየትና መመልከት የምንችልበት ሂደት አለ ማለት ነው። ስለዚህ በእያንዳንዱ እውቀት እና በእያንዳንዱ ልምድ ስሜታችንን በጥሩ መንገድ ልንጠቀምበት ወይም ደግሞ ልንረዳው የምንችልበት ሂደት አለ ማለት ነው። ስለዚህ ከዚህ ጋር ተያይዞ ከፍተኛ የሆነ የስሜት ሂደት ወይ ደግሞ የስሜት መረዳትን በጣም በከፍተኛ ሁኔታ ማየት እና መተንተን የምንችልበት ሂደት አለ ማለት ነው። ምክንያቱም ለእያንዳንዱ ስሜታችን እንግዲህ ጥሩ የሆነ ግንዛቤና ጥሩ የሆነ ልምድን የምናይበትና የምንረዳበት ሂደት አለ ማለት ነው። ምክንያቱም እንግዲህ እያንዳንዱ ስሜት ሂደታችን እንግዲህ ከእኛ ከአስተሳሰብ ሂደትም ወይንም ከእኛ ከመረዳት ሂደት ጋር ተያይዞ እንግዲህ ከፍተኛ የሆነ ለውጥ የሚያሳይበት ሂደት አለ ማለት ነው። ይሄ ደግሞ በጣም ከፍተኛ የሆነ ግንዛቤና ከፍተኛ የሆነ ልምድን የምናይበት እና የምንረዳበት ሂደት አለ ማለት ነው። ምክንያቱም እንግዲህ ይህ የስሜት ይሄድ ወይም ደግሞ የዚህ የኛ የስሜታችንን ያለመቆጣጠር ወይም ደግሞ ስሜታችንን በጥሩ መንገድ ያለማየታችን ሂደት በጣም በከፍተኛ ሁኔታ ችግር ሊፈጥርብን የሚችልበት ሂደት አለ ማለት ነው። ምክንያቱም ስሜታችን እንግዲህ ከፍተኛ የሆነ ሂደት ወይ ደግሞ ከፍተኛ የሆነ ጥንቃቄ ልናደርግበት የምንችልበት ሂደት በጣም መኖር አለበት ማለት ነው። ምክንያቱም ስሜት ካለመቆጣጠር ጋር ተያይዞ እንግዲህ በጣም ከፍተኛ የሆነ ሰዎች ላይ ጉዳት ላደርስ እንችላለን እኛ ላይም ህይወታችንን የሚያዛባ ወይም ደግሞ በጣም በከፍተኛ ሁኔታ በትንሽ ስህተት ህይወታችንን ሙሉ በሙሉ ልናበላሽ የምንችልበት ሂደት ይኖራል ማለት ነው። ስለዚህ ከዚህ ጋር ተያይዞ ስሜታችን በከፍተኛ ሁኔታ መቆጣጠር ወይም ደግሞ በሚገባ እንግዲህ በተቻለ መጠን ይሄንን የስሜት ሂደት ወይ ደግሞ የመረዳት ሂደት እንግዲህ ከፍተኛ የሆነ ጥንቃቄ ልናደርግበት የምንችልበት ሂደት አለ ማለት ነው። ስለዚህ ከዚህ ጋር ተያይዞ እንግዲህ በጣም በከፍተኛ ሁኔታ እንግዲህ ስሜትን በጥሩ መንገድ ማየት እና መተንተን የምንችልበት ሂደት አለ ማለት ነው። ምክንያቱም ለእያንዳንዱ ነገር እውቀትና ልምድ በተሞላው መንገድ በሚገባ የስሜታችንን የምናይበት ወይ ደግሞ የምንተነትንበት ሂደት ይኖራል ማለት ነው። ምክንያቱም ለእያንዳንዱ ነገር ጥሩ በሆነ ምላሽ ወይንም ደግሞ ጥሩ በሆነ ግንዛቤ ይህንን የስሜት ብስለትም ሆነ የስሜት የመረዳት ሂደት እንግዲህ በደንብ መቆጣጠር እና ራሳችንን በሚገባ ስሜታችንን መግታት የምንችልበት ሂደት መኖር አለበት ማለት ነው። እንደ አጠቃላይ ልክ እንደ ፈረስ ልጓም ሊኖረን ይገባል ማለት ነው። ምክንያቱም ጠበቅ ስንሄድ ጠበቅ ሊል ይገባል ማለት ነው። ስለዚህ ይሄንን የስሜት ሂደት እንግዲህ ስንመለከት በጣም በከፍተኛ ሁኔታ ልናውቅ እና ልንረዳ የምንችልበትን ነገር መፍጠር እና ማየት እና መተንተን ትልቁን ቦታ ይዛል ማለት ነው። ስለዚህ እንግዲህ ስሜታችንን እንደ አጠቃላይ በሚገባ መቆጠብ ወይም ደግሞ ስሜታችንን በሚገባ ማስተዳደር መቻል አለብን ማለት ነው። እና እንደ አጠቃላይ ምክንያቱም እንግዲህ ስሜታችን በጣም በከፍተኛ ሁኔታ ለምሳሌ ከሰዎች ጋር አጋጣሚ ሆኖ ብንጋጭ ስሜታችንን ካልተቆጣጠርን በከፍተኛ ሁኔታ ሰዎች ላይ ከፍተኛ የሆነ ጉዳት ልናደርስ እንችላለን ማለት ነው። እንዲሁ ደግሞ ከፍተኛ ጉዳት እንደምናደርሰው ሁሉ እኛ ላይም ከፍተኛ ጉዳት ሊደርስ ይችላል ማለት ነው። ይሄ ደግሞ የሚመጣው ስሜትን ካለመቆጣጠር እና ስሜትን ካለመግዛት ነው ማለት ነው። ስለዚህ ይሄ በጣም ከፍተኛ የሆነ ጥንቃቄ ሊጠይቅ ወይም ደግሞ ግንዛቤን በደንብ ልናይበትና ልንረዳበት የምንችልበት ሂደት ነው ማለት ነው። ስለዚህ ከዚህ ጋር ተያይ ከዚህ ጋር ተያይዞ እንግዲህ በጣም ጥንቃቄ ልናደርግ ይገባናል ማለት። በአጠቃላይ እንግዲህ ከፍተኛ የሆነ የስሜት መቆጣጠሪያ ወይም ደግሞ የስሜትን ብልህነት እንግዲህ በደንብ ለራሳችን እንግዲህ ቃል መግባት ይኖርብናል ማለት ነው። ምክንያቱም እያንዳንዱ ነገር በግንዛቤና በተረዳነው ልክ እንግዲህ ማድረግን በምንችልበት ሂደት በጣም ከፍተኛ የሆነ ልምድና ሙያ የሚኖረን ሂደት መኖር አለበት ማለት ነው። እና እንደ አጠቃላይ ከፍተኛ የሆነ ጥንቃቄ እና ጉልህ ጥንቃቄ የምናደርግበት ሂደት ይኖራል ማለት ነው። እንደ አጠቃላይ እና ይሄንን እንግዲህ ከግንዛቤ ውስጥ መክተት ይኖርብናል ማለት ነው። ይሄን እንግዲህ ማየት እና መረዳት የምንችልበት እውነት አለ እንዳጠ

እሺ በጣም ጥሩ እንግዲህ ቀጣይ ጥያቄያችን ተራብኩ የሚል ነው እንግዲህ ያው ረሃብ እንግዲህ በተለያየ ሂደቱ ይሄን ደግሞ በተለያየ ሁኔታ የሚመጣበት ሂደት አለ ማለት ነው። ረሃብ እንግዲህ ከፍተኛ የሆነ የረሃብ ሰሜት ሲሰማ ወይ ደግሞ አለመግባባትና እና አለመረዳት ሂደት እንግዲህ በረሃብ ላይ ብዙ ነገሮችን ሊፈጥርና ብዙ ነገሮችን አስቸጋሪ ነገሮችን ሊያመጣብን የሚችልበት ሂደት አለ ማለት ነው። ምክንያቱም ረሃብን እንግዲህ ስንመለከት በጣም በጣም ከፍተኛ የሆነ የሰው ልጅ ብዙ ነገሮችን የሚያዩበትና ብዙ ነገሮችን ፈተናዎችን የሚቀምስበት ሂደት ነው። እንግዲህ ረሃብ ስንመለከት ማለት ነው ምክንያቱም ረሃብ በጣም ከባድ ነገር ነው ማለት ነው። ስለዚህ እንግዲህ ተራብኩ ሲል አንድ ሰው በጣም በከፍተኛ ሁኔታ እንግዲህ ልናግዘው ልንረዳው የምንችልበት ሂደት አለ ማለት ነው መኖር አለበት ማለት ነው። ምክንያቱም በጣም እንግዲህ ረሃብን ስለመለከት በጣም በጣም ከፍተኛ የሆነ የሰዎችን የመርዳት ወይም ደግሞ ሰዎችን በብዙ መንገድ የመገንዘብ ሂደት ይኖረዋል ማለት ነው። ስለዚህ ከዚህ እያተያይዞ ረሃብ በጣም በጣም ከፍተኛ የሆነ ጉዳት ሊያደርስ የሚችልበት ሂደት አለ ማለት ነው። እና እንደ አጠቃላይ ራብ እንግዲህ በጣም በጣም ከፍተኛ የሆነ ጉዳት ሊሆን የሚችልበት ሂደትም አለ ማለት ነው። እና ከዚህ ጋር ተያይዞ እንግዲህ ረሃብን በጣም በብዙ መንገድ እንግዲህ ልናስታግስ የምንሞክርበት ሂደት ይኖራል ማለት ነው። ምክንያቱም ራሃባችን እንግዲህ በከፍተኛ ሁኔታ ሊያጋጥመን ይችላል ማለት ነው። ለምሳሌ ከረሃብ እንግዲህ ስናየው በጣም በከፍተኛ ሁኔታ ልምድና ክህሎት ባለው የሙያ ዘርፍ ላይ ተሰማርተን በጣም በብዙ አመት ሰርተን እንግዲህ የሚገባ የተለያየው እንቅስቃሰ ስናደርግ እንግዲህ የሚያጋጥመን የተለያየ ችግር ይኖራል። እና ያጊዜ እንግዲህ ሙቄት ያለው አካባቢ ልንሄድ እንችላለን ያ ጊዜ በጣም ከፍተኛ የሆነ ርቀት ያለው ለምሳሌ በረሃማ ቦታ ያን ያህል ሰው የሌለበት ቦታ በጉዞ ሂደት ላይ ስንጓዝ እንግዲህ ከፍተኛ የሆነ አጋጣሚ ሊገጥም ይችላል ማለት ነው። ለምሳሌ ያክል ስናይ መኪና ሊሰናከል ይችላል የሄድነው መኪና እንዲሁ ደግሞ በጣም ከፍተኛ ጉዳት ልደርስብን የሚችልበት ሂደት አለ ማለት ነው። በዚህ ሂደት እና ያ ጊዜ ነው እንግዲህ ለምሳሌ ቁርሱ ሳንበላ ልንቆይ እንችላለን ወይ ደግሞ ምሳ ሳንበላ ልንቆይ እንችላለን እራትንም ሳንበላ ልንቆይ እንችላለን ብዙ ቀን ማለት ነው። በመንገድ ላይ የሚያጋጥመን ነገር አይታወቅም እና ከአንድ እስከ ሁለት ቀን ልንቆይ የሚችልበት ሂደት አለ። ይሄ ጊዜ ላይ እንግዲህ ከፍተኛ የሆነ እንግዲህ ተራብኩኝ የምንልበት ወይም ደግሞ ረሃብ የሚገጥመን ሂደት አለ ማለት ነው። ስለዚህ ይሄንም በጣም ከፍተኛ ሁኔታ ለየት ባለ መንገድ የሚቀይርበት ሂደትን መፍጠር ትልቁን ቦታ እና ድርሻ ይዛል ማለት ነው። ከዚህ ጋር ተያይዞ እንግዲህ ረሃብን ስንመለከት ነው በጣም በከፍተኛ ሁኔታ እንግዲህ ሰዎች በተለያየ መንገድ የስራ ሂደት ሰርተው ጥሩ መንገድ ተንቀሳቀሰው እንግዲህ በአጋጣሚ የሆነው ከፍተኛ ኪሳራ ገጥሟቸው እንግዲህ ወዳልታሰበ የህይወት ሂደት የሚሄዱበት ሂደት አለ ማለት ነው። እና ከፍተኛ የሆነ የማጣት ችግር ወይም ደግሞ የራብ ችግርን የሚያዩበት ሂደት ሊኖር ይችላል ማለት ነው። ስለዚህ ይሄ ደግሞ በጣም ከፍተኛ የሆነ ጉዳት የሚሆንበት እና በጣም አእምሮን ሊለካ የሚችል ህዴት አለው ማለት ነው። ምክንያቱም የሰው ልጅ እንግዲህ በጣም በሚገባ ሲሰራ እንግዲህ አጋጣሚ ወይን ደግሞ በጣም ከፍተኛ ሁኔታ እንግዲህ ሊረሃብ ወይም ደግሞ ረሃብ ሊገጥመው ይችላል እና ያ ጊዜ ላይ እንግዲህ በጣም ጥንቃቄ ልናደርግ የምትገባን ሂደት አለ ማለት ነው። ምክንያቱም ያ ሰው አንድ ሰው እንግዲህ ተራብኩ ሲለን ከምን አንፃር ሊራብ የቻለውን የሚለውን በደንብ መገምገም እና መረዳት የምንችልበትን ነገር መፍጠር ይኖርብናል ማለት ነው። ስለዚህ ከዚህ ጋር ተያይዞ ይሄንን ከግንዛቤ ውስጥ አስገብተን እንግዲህ ብዙ ነገሮችን ለመለወጥና ለመረዳት መሞከር ከፍተኛ የሆነ ጥቅም አለው ማለት ነው። እና እንደ አጠቃላይ ይሄንን ከግንዛቤ ውስጥ አስገብተን እንግዲህ ተራ ተራብኩ የሚለው ወይም ደግሞ ረሃቤ በገጠመበት መንገድ አውቀን ቢንችል መፍታት ባንችል ደግሞ ቢያንስ ብትንሹ እንኳን አቅማችን በፈቀደ መርዳት ይኖርብናል ብዬ አስባለሁ። እና እንደ አጠቃላይ ይሄንን ማየት እና መረዳት የምንችልበት ሂደት አለ ማለት ነው። እና እንደ አጠቃላይ በጣም ጥሩ የሆነ ግንዛቤው ጥሩ የሆነ እውቀት እንዲኖረን የምናደርግበት እንግዲህ በዋነኝነት ልዩ የሆነ እንክብካቤ እና ልዩ የሆነ እውቀት የምናይበት ሂደት አለ ማለት ነው። እንደ አጠቃላይ ይሄንን ማወቅ እና መረዳት እንችላለን ማለት ነው። እንግዲህ ሰዎች ተራቡ ሲሉ እንግዲህ ከፍተኛ የሆነ የረሃብ ስሜት ወይም ደግሞ ያለመረዳት ሂደትን ሰዎችን የምናይበትና የምንተነትንበት ሂደት አለ ማለት ነው። ስለዚህ ከዚህ ጋር ተይዞ ጥሩ የሆነ ግንዛቤና ጥሩ የሆነ እውቀት የምንይዝበትና የምናይበት ሂደት አለ ማለት ነው። ስለዚህ ከዚህ ጋር ተያይዞ በጣም ጥንቃቄ ልናደርግ የምንችልበትን ነገር መፍጠር ይኖርብናል ማለት ነው። እና ይሄንን በደንብ ማየት እና መተንተን ይኖርብናል ብዬ አስባለሁ። እና እንግዲህ እንደ አጠቃላይ ተራብኩ የሚለውን ደግሞ ረሃብን እንግዲህ በጣም በጥንቃቄ ልናየው እና ልንረዳው የምንችልበት ሂደት አለ ማለትም እንደ አጠቃላይ እና ይሄንን ከግንዛቤ ውስጥ ማስገባት የምንችልበት ሁኔታ አለ ማለት ነው። እና ይሄንን ጥንቃቄ እና ጉልበት እንግዲህ ከፍተኛ የሆነ በተሟላ መንገድ እንግዲህ ማየት እና መተንተን ይኖርብናል ማለት ነው። ስለዚህ እንግዲህ ይሄንን ማየት እና መረዳት የምንችልበት ሂደት አለ ማለት ነው። እንደ አጠቃላይ እንግዲህ ተራብኩ የሚለውን በዚህ መግለጽ

እሺ በጣም ጥሩ ቀጣዩ ጥያቄ ብድር የሚል ነው እንግዲህ ብድርን ስንመለከት ያው በከፍተኛ ሁኔታ እንግዲህ ሰዎችን ልንበደር ወይም ደግሞ በብዙ መንገድ ከሰዎች ላይ የምንቀበለው የተለያዩ የገንዘብ አይነቶች አሉ ማለት ነው። ስለዚህ ይሄን የገንዘብ አይነት እንግዲህ በጣም በከፍተኛ ሁኔታ ከሰዎች በጣም በብዙ መንገድ ልንቀበለው ወይም ደግሞ ሰዎችን በጣም በጥሩ ሂደት እንግዲህ ብራቸውን ወይም ደግሞ በተለያዩ የልብስ አይነት ሊሆን ይችላል የእቃ የቃይነት ሊሆን ይችላል እንዲሁም ደግሞ የሚሰሩበት የስራ የልብስ ሂደት ወይም ደግሞ የስራም እቃቸውን ሊሆን ይችላልና ብድር እንግዲህ የምንገባበት በተለያየ መንገድ ይኖራል ማለት ነው እንዲሁ ደግሞ ከፍተኛ የሆነ ይበድር ሂደትም ማንሳት እንችላለን ማለት ነው። እና እንደ አጠቃላይ ብድርን ስናየው እንግዲህ ያው እኛ በሌለን ነገር ላይ ሰው ከሰዎች ላይ በሚገባ ተቀብለን ወይም ደግሞ ተበድረን በተወሰነ ጊዜ ውስጥ እንደዚህ በዚህ ጊዜ እከፍላለሁ እመልስልሃለሁ የሚለውን ግንዛቤ ይዘን ነው ማለት ነው። እንግዲህ ወደ ብድር አለም የምንገባው ማለት ነው ስለዚህ ከዚህ ጋር ተያይዞ እንግዲህ ብድርን በጣም ከፍተኛ ሁኔታ አይተን ወይም ደግሞ ተረድተን እያንዳንዱን ነገር ልናውቅና እንድረዳ የሚገባን ሂደት ይኖራል ማለት ነው። ስለዚህ ብድር በጣም በከፍተኛ ሁኔታ ብዙ ነገሮችን ለማወቅ እና ብዙ ነገሮችን ለመለየት እና ለማወቅ ለመረዳት የምናይበት ሂደት በተለያየ እውቀት እና ልምድ በተሞላው መንገድ እንግዲህ ብድርን ልንተነትን ልንተነትን ወይንም ደግሞ ልንረዳ የምንችልበት ሂደት አለ ማለት ነው። ምክንያቱም ብድር እንግዲህ ከፍተኛ የሆነ ልምድ ባለው ሰዎችም ወይም ደግሞ በጣም ግንዛቤ ባላቸው ሰዎች እንግዲህ የምናይበት እና የምንተነትንበት ሂደት አለ ማለት ነው። ምክንያቱም ብድርን ስናይ በጣም ከፍተኛ የሆነ እንቅስቃሴ እና ከፍተኛ የሆነ ልምድ የምናይበት ሂደት አለ ማለት ነው። ምክንያቱም እያንዳንዱን ነገር ጥሩ በሚባል መንገድ እንግዲህ ብድርን የምናይበት የምንተነተንበት መንገድ በጣም በከፍተኛ ሁኔታ ይኖራል ማለት ነው። ስለዚህ ከዚህ ጋር ተያይዞ እንግዲህ ብድርን በጥሩ መንገድ እና በጥሩ መልከታ ልናይ የምንችልበት ሂደት አለ ማለት ነው። ምክንያቱም እንግዲህ ብድር በከፍተኛ ሁኔታ ሰዎች ላይ ልንቀበለው ደግሞ ከሰዎች ላይ በጥሩ መንገድ ተረክበን ወይም ደግሞ በጥሩ ሂደት እንግዲህ ተረክበን ለተለያዩ ለስራ ኢንቨስትመንቶች የምናውልበት ሂደት ይኖራል ማለት ነው። ብድርን ስናይ ማለት ነው ስለዚህ ብድር እንግዲህ ከፍተኛ የሆነ የ የሚጠቅመን ነገር ሊሆንበት የሚችልበትም ሊጎዳን የሚችልበትም ሂደት አለ ማለት ነው። እና እንደ አጠቃላይ እኔ ያንን ብድርን በደንብ አልጠቀምም ወይም ደግሞ ብድር ደስ አይለኝም ማለት ነው። እና እንግዲህ ከፍተኛ የሆነ የብድር ሂደትንም ብንመለከት ለምሳሌ ከተለያዩ የባንክ ሂደቶች ወይም ደግሞ ከባንክ ጋር የተሳሰሩ ነገሮችን ልንበደር የምንችልበት ሂደት አለ ማለት ነው። ለምሳሌ የሆነ አንድ ከተማ ላይ አሪፍ ቤት ካለን ያንን ቤት እናሲዝና ከመንግስት ወይም ደግሞ ከባንኮች በሚገባ ብድር የምንቀበልበት ሂደት አለማለት ነው። ያንን ቤት አስይዘን ማለት ነው እንግዲህ የዚህ ጊዜ ላይ ከፍተኛ የሆነ ችግር ሊያጋጥመን ይችላል ብዬ አስባለሁ። ምክንያቱም ያንን የባንክ ብር እንግዲህ ሲ ተረክበን ቤታችንን የምናሲዝበት ሂደት አለ እንግዲህ ያንን ቤት እንግዲህ የምናሲዘው ደግሞ በዚህን ያህል ጊዜ ውስጥ ወይም ደግሞ በአንድ አመት ውስጥ ወይም በሁለት አመት ውስጥ ይሄንን ብር እከፍላለሁ ብለን ነው እንግዲህ ቃል የምንገባው ስለዚህ ያንን ቃል ስንገባ እንግዲህ በጣም በጥንቃቄ በተሞላው መንገድ እንግዲህ ብዙ ነገሮችን ልናይእና ልንተነትን የምንችልበት ሂደት አለ ማለት ነው። እና ከዚህ አንፃር እንግዲህ ቃል በገባነው መሰረት ወይም ደግሞ በቃላችን መሰረት እንግዲህ ጥሩ የሆነ የ ስራ ሂደት እንግዲህ እንጀምራለን ማለት ነው። ያንን ስንጀምር እንግዲህ ባላሰብነውና ባልተረዳነው መንገድ ያ የስራ ሂደት ወደ ኪሳራ አለም ሊከተን ይችላል ማለት ነው ትርፍ እንዳለው ሁሉ ኪሳራ ሊኖሩ ይችላል ማለት ነው። ስለዚህ እንግዲህ ወደ ትርፍ መሄድ ሳይሆን ወደ ኪሳራ ሊመልሰን ይችላል እና ያ ባልነው ጊዜ እንግዲህ አንዳንድ ቤት ማስያዝ ነው ቀን ወይም ደግሞ በሚገባ በዚህያህል ጊዜ ይህንን ብር እመልሳለሁ የሚለውን ከነወለዱ አስቀመጠን በኋላ በሚገባ ወደ ኪሳራ ከሄድን ከፍተኛ የሆነ እንግዲህ የአእምሮ መወዛገብና አእምሮአችን የመረጋጋት ህይወቱ በጣም የሚቀንስበት ሂደት አለ ማለት ነው። ምክንያቱም ያ ብር የጊዜው ደርሷል ለመከፈል እኛ ደግሞ የሚገባ ወደ ኪሳራ እየሄድን ስለሆነ ከፍተኛ የሆነ የአእምሮ መጨናነቅ ይገጥመናል ማለት ነው። ስለዚህ የጊዜ ላይ እንግዲህ ባላሰብነው ንገር እንግዲህ ወደ ሌላ ብድር ልንገባ የምንችልበት ሂደት ይኖራል ማለት ነው። ለምሳሌ ያ ገንዘብ ካላሟላን ቤቱ ቀጥታ ሊሸጥ ለሚችል በሚገባ ያው ወደ ግለሰቦች የተለያየ መንገድ ወደ ብዙቦታም የምንሄድበት ይኖራል ማለት ነው። ስለዚህ ይሄንን እንግዲህ በጣም ልንጠነቀቅ ይገባናል ብዬ አስባለሁ። ምክንያቱም በትንሹም ቢሆን በራሳችን ብንጀምር በጣም ጥሩ ነው ማለት ነው። እንዲሁ ደግሞ ያንን የብድር ብር እንግዲህ ከተረከብንም ራሱ ከተረከበንም እንግዲህ ከፍተኛ የሆነ የዛ የስራ ሂደትን በጣም ገምገምና ስራው በሚገባ ይተርፋል አይተርፍም የሚለውን በደንብ ጥልቀት ባለው መንገድ መረዳት ይኖርብናል ማለት ነው። እና ይሄንን ይመስላል እንደ አጠቃላይ ስንመለከተው

በጣም ጥሩ እንግዲህ ወደ ቀጣይ ጥያቄ ስንገባ አውቶብስ የሚል ነው። አውቶብስ እንግዲህ ስንመለከት ከፍተኛ የሆነ የእንቅስቃሴ ሂደት ልናደርግበት የምንችልበት እንግዲህ በጣም በጣም በብዙ መንገድ አውቶብስን የምናይበት የምንተነትንበት ሂደት አለ ማለት ነው። ምክንያቱም አውቶብስ በጣም ከፍተኛ ሁኔታ ብዙ ነገሮችን ልንቀይርና ብዙ ነገሮችን ልናይበት የሚችልበት እና እንዲሁ ደግሞ በጣም ከፍተኛ ርቀት ያለውን መንገድ እንዲሁም ደግሞ ሀገር አቆራጭ ሂደቶችን የምናይበት ሂደት አለ ማለት ነው። ሀገር ያው ሀገር አቆራጭ ሳይሆን በሚገባ ያው እንግዲህ ከክልል ከተማ ወደ ክልል ከተማዎች የምንሄድበት እንግዲህ በጣም ከፍተኛ ሁነት ርቀት ያለውን ኪሎ ሜትር ደረጃ እንግዲህ የምንሄድበት ሂደት አለ ማለት ነው። ስለዚህ ይህ አውቶብስ እንግዲህ በጣም በከፍተኛ ሁኔታ እንግዲህ በጣም በርካታ ሰዎችን እንግዲህ በሚገባ ከስድሳ እስከ ሰባ ሰዎችን በሚገባ ጭኖ በጣም በፍጥነት በተሞላው መንገድ የሚበርበትና የሚሄድበት ሂደት አለ ማለት ነው። ስለዚህ ከዚህ ጋ ተያይዞ እንግዲህ በጣም የሚገራርሙ የመኪና አይነቶችን ወይም ደግሞ የአውቶብስ አይነቶችን የምናይበት ሂደት አለ ማለት ነው። ምክንያቱም እያንዳንዱ የአውቶብስ አይነት ወይም ደግሞ መኪና አይነት እንግዲህ በጣም ከፍተኛ የሆነ የእንቅስቃሴ ሂደት ወይም ደግሞ እንቅስቃሴ የሚያደርጉበት በጣም በብዙ መንገድ አለው ማለት ነው። ምክንያቱም እነኚህ እንቅስቃሴ የሚያደርጉ አውቶብሶች እንግዲህ በጣም በልዩ ሁኔታ እንግዲህ ለእያንዳንዱ ነገር ችግር መፍትሄ የሚፈጥሩበት ወይም ደግሞ ችግርን በጣም በከፍተኛ ሁኔታ የሚያዩበትና የሚረዱበት ሂደት አለ ማለት ነው። ስለዚህ ከዚህ ጋር ተያይዞ እንግዲህ በጣም በከፍተኛ ሁኔታ አውቶብሶችን የምናይበት እና የምንተነትንበት ሂደት ይኖራል ማለት ነው። ምክንያቱም እንግዲህ በጣም ከፍተኛ የሆነ እንቅስቃሴ አግኝተን ወይም ደግሞ ከፍተኛ ርቀትን ተጉዘን እንግዲህ አውቶብሶችን በከፍተኛ ሁኔታ እንትን እንትን የምንችልበት ሂደት እንግዲህ በጣም በከፍተኛ ሁኔታ አለ ማለት ነው። ምክንያቱም አውቶብሶቹን እንግዲህ በጣም በጥሩ መንገድ ልንጠቀምባቸው ወይም ደግሞ የምንገለገልባቸው የምንችልበት ሂደት አለ ማለት ነው። ምክንያቱም እያንዳንዱን ነገር እያንዳንዱን እውቀት እና ልምድ እንግዲህ በተሞላው መንገድ ከፍተኛ የሆነ የአውቶብስ እንቅስቃሴው ደግሞ የመኪናዎች እንቅስቃሴ የምናይበት እውነት አለ ማለት ነው። ስለዚህ ከዚህ ጋር ተያይዞ ለየት ያለ የመኪና ሂደት ነው። እንግዲህ አውቶብስን ስንመለከተው ምክንያቱም በሁኔታው ራሱ ገዘፍ ያለ መኪና ነው ወይም ደግሞ ተለቂያ ነው መኪና ነው ማለት ነው። በቀላሉ በርካታ ሰዎችን ሊይዝ የሚችልበት እንግዲህ ትልቅ የሆነ የአሰራር ሂደት ነው ማለት ነው። አውቶቡስ እና ከዚህ አንፃር እንግዲህ እንዳልኩት ለምሳሌ በሀገራችን እንኳን በፍጥነት የሚሄድባቸው መንገዱ ብናይ ለምሳሌ ከአዳማ ወደ ሀረር የሚሄድበትን በጣም ከፍተኛ የሆነ የኪሎ ሜትር ርቀት እንግዲህ የሚጓዝበት በፍጥነት የሚጓዝበት ሂደት አለ ማለት ነው። ይሄ ደግሞ እንግዲህ በጣም ከፍተኛ የሆነ የሩጫ ሂደት አለው ማለት ነው። ምክንያቱም በጣም በጣም በጥሩ ሂደት ደግሞ በጥሩ ልምድሽ ከተሞላ እንግዲህ በጣም ብዙ ኪሎሜትሮችን የሚሄድበት ወይም ደግሞ የሚሮጥበት ሂደት አለ ማለት ነው። ይህ የአውቶብስ መኪና ማለት ነው። በጣም ከፍተኛ ሁኔታ ለምሳሌ የተናንሽ መኪኖችን ደግሞ መካከለኛ ለመኪናዬ ለምሳሌ እንደ እነኚህ እንደ ያሉትን ደግሞ ተጎታች ያሉ መኪናዎችን በጣም በከፍተኛ ፍጥነት ቀድሟቸውና በጣም በጣም በመሮጥ እንግዲህ በፍጥነት በጥሩ ሰዓት የሚገባበት ሂደት አለ ማለት ነው። ስለዚህ ይሄ ደግሞ በጣም ትልቅ የሆነ ጥቅም አለው ማለት ነው። ምክንያቱም እንግዲህ ብዙ ኪሎሜትሮችን ለመሄድ ብዙ ርቀቶችን እንግዲህ ለመሄድ ለእያንዳንዱ ቅስቃሴና ለእያንዳንዱ ርቀት እንግዲህ በጣም ከፍተኛ የሆነ ልምድ ባለው መንገድ እኔ ደግሞ እውቀት ባለው መንገድ ብንቀሳቀስበት ሂደት አለ ማለት ነው። ስለዚህ ከዚህ ጋር ተያይዞ ልዩ የሆነ የስራ ሂደት ወይም ደግሞ ልዩ የሆነ የእንቅስቃሴ ሂደትን የምናይበትና የምንተነተንበት እውነት አለ ማለት ነው። ስለዚህ ለእያንዳንዱ እውቀትና ለእያንዳንዱ ልምድ በጣም ከፍተኛ የሆነ እንቅስቃሴንም የምናደርግበት እንዲሁ ደግሞ ርቀትን የምንጓዝበት ሂደት አለ ማለት ነው። ስለዚህ ከዚህ ጋር ተያይዞ እንግዲህ ብዙ ነገሮችን ልናይ እንዳለ ልንተነትን የምንችልበትን ሂደት እንግዲህ መፍጠር ይኖርብናል ማለት ነው። እና እንደ አጠቃላይ ይህንን ለየት ያለ የእውቀት እና የገንዘብ ሂደት እንግዲህ በጥሩ በጥሩ ሂደት እንግዲህ በጣም ብዙ ነገሮችን አይተን ብዙ ነገሮችን አውቀን መረዳት የሚችልበት ሂደት አለ ማለት ነው። ምክንያቱም ለእያንዳንዱ ነገር እንግዲህ ትልቅ የሆነ ግንዛቤ እንዲኖረን ትልቅ የሆነ እውቀት እንዲኖረን የምናደርግበት ሂደት አለ ባለት ስለዚህ። ከዚህ ጋር ተያይዞ ጥሩ የሆነ ግርዛቤ እና ጥሩ የሆነ እውቀትን በደንብ ይዘን እንግዲህ ለእያንዳንዱ ነገር ልምድ ባለው መንገድ እንቅስቃሴ የምናደርግበት ሂደት ይኖራል ማለት ነው። እና እንደ አጠቃላይ እንግዲህ ይሄንን ለየት ያለ የአሰራር ሂደት ወይም ደግሞ የልምድ ሂደት እንግዲህ በጥሩ መንገድ ልንጠቀምና ልንገለገልበት የሚገባ ሂደት ነው ማለት ነው። ስለዚህ እያንዳንዱን ነገር በደንብ ማየት እና መተንተን ይኖርብናል ብዬ አስባለሁ። ምክንያቱም ለእያንዳንዱ እውቀታችን እንግዲህ ከፍተኛ የሆነ ድርሻ የሚይዝበት ሂደት ይኖራል ማለት ነው። እና እንደ አጠቃላይ እንግዲህ ይሄንን ማየት እንችላለን ማለት ነው። ስለዚህ አውቶብሶችን በተለያየ መንገድ ልንጠቀምባቸው ወይም ደግሞ

እሺ በጣም ጥሩ ቀጣዩ ጥያቄ እንግዲህ ካልሲ የሚል ነው እንግዲህ ካልሲን ስንመለከት ያው በከፍተኛ ሁኔታ እንግዲህ ካልሲን የምንጠቀምበት ሂደት አለ ማለት ነው። እንግዲህ በጣም በሚገባ እንግዲህ ካልሲን በጥሩ አደራረግ ወይም ደሞ በጥሩ ያጠቃቀመ ሂደት እንግዲህ በሚገባ ካርሲን የምንጠቀምበት ሂደት አለ ማለት ነው። እንግዲህ በዋናነት ካልሲን ስናይ እንግዲህ በጣም ጥሩ የሆነ የአጠቃቃይ ሁኔታ ሂደት እንግዲህ በደንብ መላበሱ ወይም ደግሞ ጥሩ የሆነ አጠቃቀም ሂደትን እንግዲህ በደንብ መመርመር ወይም ደግሞ መረዳት የምንችልበትን ነገር መፍጠር ይኖርብናል ማለት ነው። ምክንያቱም እንግዲህ ካልሲን ስናይ ከፍተኛ የሆነ የልምድ ባለው መንገድ ደግሞ ጥንቃቄ ባለው መንገድ ካልሲን ልንጠቅምበት የምንችልበት ሁነት አለ ማለት ነው። ምክንያቱም በጣም በጣም በከፍተኛ ሁኔታ እንግዲህ ካልሲን ማየት እና መተንተን የምንችልበት ሂደት አለ ማለት ነው። ምክንያቱም ለእያንዳንዱ እውቀታችን እና ለእያንዳንዱ ልምዳችን ጥሩ የሆነ ግንዛቤን ሊሰጥን የሚችል ሂደት አለው ማለት ነው። ስለዚህ ከዚህ ጋር ተያይዞ እንግዲህ ካልሲን በጣም በጥሩ መንገድ መጠቀም ደግሞ የምናደርገውን ጫማ እንግዲህ ያው በሚገባ ጫማ ስናደርግ ያው ቅድሚያ ካልሲን በሚገባ አድርገን ወደ ጫማው የምንገባው ማለት ነው። ስለዚህ ከዚህ ጋር ተያይዞ በጣም ጥሩ የሆነ የግንዛቤ እና የእውቀት ደረጃንም በደንብ ማየት የምንችልበት ሂደት አለ ማለት ነው። እና ለአጠቃላይ ካልሲ ጥሩ ሙያዊ ሂደት ወይም ደግሞ ጥሩ ግንዛቤው ሂደት እንግዲህ መተንተን የሚችልበት ሂደት አለ ማለት ነው። ስለዚህ ለእያንዳንዱ ነገር ካልሲን ማየት እና መተንተን የምንችልበት ሂደት አለ ማለት ነው። እና ካልሲ ከፍተኛ የሆነ ጥቅም አለ ወይም ደግሞ ለእኛ ጥሩ የሆነ ምቾት የሚሰጠን ሂደት አለ ማለት ነው። ምክንያቱም በጣም ብዙ ጊዜ እንግዲህ ካልሲ የምናደርግበት ሂደት ያው በሚገባ ምቾት እና በሚገባ ሙቃት እንዲሰማን የምናደርግበት ሂደት አለ ለእግራችን እና ይሄንን ደግሞ በጣም በከፍተኛ ሁኔታ ልንጠቀምበት እምንችልበት ሁኔታ አለ ማለት ነው። ስለዚህ በጣም በጥሩ እውቀትና ልምድ እንግዲህ ተመርኩዘን በጣም በተሻለ አቅም እና በተቻለ ልምድ ካርሲን የምንጠቀምበት ሂደት አለ ማለት ነው። ስለዚህ ከዚህ ጋር ተያይዞ በጣም ለየት ባለ መንገድ ካልሲያችንን በሚገባ ልንጠቀም እና ልገነዘብ የምንችለውን እያንዳንዱን ነገር ልናይ የምንችልበት ሂደት አለ ማለት ነው። ስለዚህ ከዚህ ጋር ተያይዞ ከፍተኛ የሆነ የካልሲ አጠቃቀም ሂደታችንን ጥሩ አድርገናል እንግዲህ ብዙ ህፃናቶች እንግዲህ ካልሲ አጠቃቀም ሂደታቸውንም በደንብ መተንተንና ማየት ይኖርብናል ማለት ነው። ምክንያቱም ህፃናቶች እንግዲህ ከፍተኛ የሆነ ብርድ የመቋቋማች አቅም አይኖራቸውም ማለት ነው። ቅዝቃዜ ሲኖር እንግዲህ በዛ ጊዜ ላይ እንግዲህ እግራቸውን በጣም ከፍተኛ ሁኔታ ሊበርዳቸው ይችላል እና ያንን ካልሲ እንግዲህ በጣም ለህጻናቶች የሚሆን ካልሲ በጥሩ መንገድ ልናደርግላቸው ይገባል ማለት ነው። ስለዚህ ከዚህ ጋር ተያይዞ ካርሲ በጣም ትልቅ የሆነ ጥቅም እና ትልቅ የሆነ ምቾት የሚሰጠን ሂደት ይኖራል ማለት ነው። እንደዚህ ደግሞ ስናይ በጣም በተቻለ አቅም ካልሲያችንን በጥሩ መንገድ ልንጠቀመው ወይም ደግሞ ልንገነዘብበት የምንችለው ለእያንዳንዱ ነገር ከፍተኛ የሆነ ውጤት እና ክህሎት የምናገኝበት ሂደት አለ ማለት ነው። ስለዚህ ከዚህ ጋር ተያይዞ ካልሲያችንን እንግዲህ በሚቾት ባለው መንገድ ልንጠቀምበትና በጣም በጥሩ መንገድ ልናይ የምንችልበት ሁኔታ አለ ማለት ነው። ስለዚህ ያን ያህል ካልሲያችንን በጣም ከፍተኛ ሁኔታ ልንጠቀምበት እንዲሁም ደግሞ ምቾት ባለው የአደራረግ ሂደት ልናደርገው የምንችልበት ሂደት አለ ማለት ነው። ስለዚህ ካልሴን እንግዲህ በጣም ስናይ ያው በግዢው ደረጃ እንግዲህ አነስ ያለች የግዢ ደረጃ የምናከናውንበት ሂደት አለ ማለት ነው። እና ካልሲል እንግዲህ በጣም በጥሩ መንገድ ልንጠቀምባት ወይም ደግሞ ልንገለገልባት የምንችልበት ሂደት አለ ማለት ነው። ስለዚህ እያንዳንዱን ነገር በጣም በጥሩ መንገድ ከተጠቀምነው ብዙ ውጤቶችን ልናገኝበት የምንችልበት ሂደት አለ ማለት ነው። እንዲሁ ደግሞ ካልሲን ስናይ እንግዲህ በሚገባ በንግድ ደረጃ የሚነግዷት ሰዎች አሉ ማለት ነው። እንግዲህ ካርሲን ማለት ነው ምክንያቱም ብዙ ሰዎች ወዲያው ወዲያው ካልሻይቸው በተወሰነ ቀናት ውስጥ ሊቀደድ ስለሚችል ያንን ከግንዛቤ ማስገባት እንግዲህ ካልሲውን እያንዳንዱን ካልሲ ሂደት ወይም ደግሞ ሊሰነትኑበት የሚችሉበት እውነት ነው ማለት ነው። ስለዚህ ከዚህ ጋር ተያይዞ ካልሳየችንን በጥሩ መንገድ ልንጠቀምና ልናስቀምጥ የምንችልበት ሂደት አለ ማለት ነው። ስለዚህ ለእያንዳንዱ እና ለእያንዳንዱ ሂደት እንግዲህ በሚገባ ካልሲያችንን ልንጠቀምበት የምንችልበት ሁኔታ አለ ማለት ነው። ስለዚህ ከዚህ ጋር ተያይዞ ይሄንን የካልሲ አጠቃቀም ሂደት እንግዲህ በጣም ከፍተኛ የሆነን እና የበተመንድ መሆን ልንረዳበት የሚችልበት ሂደት አለ ማለት ነው። እና አንድ አጠቃላይ ይሄንን ለየት ያለ የካልሲ አጠቃቀም ሂደት በደንብ መመልከት እና መረዳት ይኖርብናል ማለት ነው። እና እንደ አጠቃላይ ይሄንን ይመስላል እንግዲህ በጥሩ መንገድ ካልሴን ስናየው ማለት ነው። ስለዚህ በደንብ መረዳትና ማወቅ ይኖርብናል ካልሲን እንደ አጠቃላይ ማለት ነው። ይሄንን በደንብ

እሺ በጣም ጥሩ የቀጣዩ ጥያቄ እንግዲህ መጠጣት የሚለው እንግዲህ መጠጣት መመለከት ብዙ መንገድ ማየት እና መተንተን እንችላለን ማለት ነው እንግዲህ ብዙ ነገሮችን ለመገምገም ሆነ ብዙ ነገሮችን ለማድረግ እንግዲህ ከፍተኛ የሆነ ሂደት የምናከናውንበት እውነት ለማለት ነው። እና እያንዳንዱን ስራ ሂደትም ሆኖ የልምድ ሂደት እንግዲህ ከፍተኛ የሆነ እንቅስቃሴ እና እውቀት በተሞላው መንገድ የምንቀሳቀስበት ሂደት ማለት ነው ስለዚህ መጠጣትን እንግዲህ ስንመለከት በጣም ብዙ ነገሮችን የምንጠጣበትና የምንመገበት መሄድ አለ ማለት ነው ስለዚህ ብዙ ነገሮችን እንግዲህ ለመጠጣት ስናስብ የአንዳንዱን ነገር ከፍተኛ በሆነ መንገድ እያንዳንዱን የእውቀት እና የአስተሳሰብ ለውጥም ከዚህ ጋር ተያይዞ እንግዲህ ብዙ ነገሮችን የምናይበት ሂደት አለ ማለት ነው። ስለዚህ መጠጣትን ስንመለከት እንግዲህ ብዙ ነገሮችን ልንጠጣን ደግሞ ልንመገብ እንችላለን ማለት ነው። እንግዲህ ከመጠጥ አይነቶች ወይም ደግሞ መጠጣት ስናይ ለምሳሌ የቀለል አርገን አሪፍ የሆነ የምንጠቀመው እንግዲህ ውሃ አለ ውሃን እንግዲህ ስንመለከት በጣም በደስታ እንግዲህ ውሃን በሚገባ የምንጠጣበት ሂደት አለ ማለት ነው። ስለዚህ ዮሐንስን ጠጣ እንግዲህ ከፍተኛ የሆነ ብቾት ወይም ደግሞ ከፍተኛ የሆነ ደስታ የምናገኝበት ሂደት አለ ማለት ነው ውሃ ስናይ ስለዚህ ውሃ እንግዲህ በጣም በሚገባ ልንጠጣ ወይሞ በሚገባ ልንጠቅምበት የምንችልበት ሂደት አለ ማለት ነው እና እያንዳንዱን የህይወት ሂደት ወይም ደግሞ ውሃን እንግዲህ በጥሩ መንገድ መጠጣት በጣም ከፍተኛ የሆነ ጥቅም እናገኛለን ማለት ነው። ምክንያቱም ውሃ እንግዲህ ልዩ የሆነ የተፈጥሮ ስጦታ ነው ማለት ነው። እና ውሃ በጣም ጥማችንን የሚቆርጥልን ወይ ደግሞበጣም ከፍተኛ ጥማም ሲጠማን ውሃን የሚገባ ስንጠጣን እየተያለ ደስታንም ሰጠን ሂደት አለ ማለት ነው ስለዚህ ከዚህ ጋር ተያይዞ በጣም በከፍተኛ ሁኔታ እንግዲህ ውሃን የምንጠጣው ደግሞ በጥሩ መንገድ ውሃን በተመጣጣኝ መንገድ ልንጠጣ የምችልበት ሂደት አለ ማለት ነው። ስለዚህ ውሃ እንግዲህ ከፍተኛ የሆነ ምቾት ወይም ደግሞ ከፍተኛ የሆነ የመጠጣት ሂደታችንን ጥሩ የሚያደርግበት ሂደት አለ ማለት ነው። ስለዚህ ከዚህ ጋር ተይዞ እንግዲህ የመጠጣትም በጣም በብዙ መንገድ ደስ የሚገነዘበውን ደግሞ ስናይ ጥሩ የሆነ አጠጣጥ ሂደት ወይም ደግሞ ጥሩ የሆነ አጠጣጥ ስንፈልግ እንግዲህ በሚገባ ምንጠጣበት ሂደት አለ ማለት ነው። እንዲሁም ደግሞ ከመጠጣት አይነቶች ደግሞ መጠጣትን ብናይ ለምሳሌ የተለያዩ ቀለል ያሉ መጠጦችን የምናይ ለምሳሌ እንደ ስፕራይት ምን ናቸው እነኚህ ኮካ፤ ፔፕሲ ምንላቸው ቀለል አድርገን ልንጠጣቸው የምንችላቸው ለስላሳ የሆኑ ነገሮች ናቸው እና ስለዚህ እነሱንም በሚገባ ልንጠጣ እንችላለን ማለት ነው። እንደውም ደግሞ እነዚህ ከበድ የሚሉ የአልኮል አይነቶችንም ስናይ ለምሳሌ እንደ እነ እነ እንደ ድራፍት ያሉ እንደ ቢራ የምንላቸው እንዲሁ ደግሞ የተለያዩ የቢራ አይነቶችም አሉና እነኛም ቢራዎች እንግዲህ በብዙ መንገድ ማየት የምንችልበት ሂደት አለ ማለት ነው ስለዚህ እያንዳንዱ ነገር እንግዲህ ከፍተኛ የሆነ ጥልቀት ያለው ወይ ደግሞ ከፍተኛ የሆነ ጥንቃቄ የሚፈልግ የ የምግብ አይነት ወይ የመጠጥ አይነት ናቸው ማለት ነው እነዚህ ሂደቶች ውስጥ ስናይ እንዲሁ ደግሞ ለምሳሌ ከአትክልት ጭማቂዎች እንግዲህ የምንጠጣቸው ለምሳሌ ብናይ ማንጎን የማንጎ ጭማቂ ማየት እንችላለን እንዲሁም የአቮካዶ ጭማቂ አለ እንዲሁም ደግሞ የአፕልን ጭማቂ ማየት እንችላለን ማለት ነው ስለዚህ እያንዳንዳቸው የራሳቸው ጥቅም አላቸው። እንዲሁም ደግሞ አስቸጋሪ ጉዳት መኖራቸው የሚችልበት ሌላ ማለት ነው አንዳንድ ጊዜ ላይ ለምሳሌ አፕልን ብናይ አፕልን ጭማሪ ስንጠጣ እንግዲህ ለምሳሌ ርግብ ምናምን ካልመላን ከፍተኛ የሆነ የጨጓራን የመንካት የሆነ ደግሞ ጨጓራችንን የሚያቸግርበት ሂደት አለ ማለት ነው። ስለዚህ ከዚህ ጋር ታይዝም ከፍተኛ የሆነ ጥንቃቄ ባለው መንገድ ወይም ደግሞ ልምድ ባለው መንገድ ብዙ መንገዶችን እኔም ደግሞ ልናይ የሚገባን ሂደት አለ ማለት ነው። ስለዚህ ለእያንዳንዱ ነገር እንግዲህ መፍትሄ መፍጠር ወይምደግሞ መፍትሄያችንን በጣም በጥሩ መንገድ የማከናው እንግዲህ ከፍተኛ ቦታ ይይዛል ብዬ አስባለሁ። ስለዚህ እያንዳንዱን የምንጠጣውን የአቅጣጫ ደግሞ የመጠጥ አይነት እንግዲህ በጣም በጥሩ ወንገድ ማየትና መገምገም ይኖርብናል ማለት ነው። ምክንያቱም የትኛው ይጠቅመኛል የትኛው ይጎዳኛል የሚለውን ይሄንንም ከግድዛቤ ያስገብተን ማየት ይኖርብናል ማለት ነው። ስለዚህ ለእያንዳንዱ ነገር ተጠያቂነታችንን እንግዲህ በጣም በጥሩ መንገድ መገንዘብና ማየትና እና ማታንታን ይኖርብናል ማለት ነው። ስለዚህ ይህንን በደንብ ከተረዳን በኋላ በነገሮችን ለመቀየር እና ብዙ ነገሮችን ለመተግበር ትልቅ የሆነ ምቾትና ሰፊ የሆነ ጊዜ ይሰጠናል ማለት ነው። ስለዚህ እያንዳንዱን ነገር ከፍተኛ በሆነ መንገድ በጣም በጥሩ እንቅስቃሴ እና በጥሩ ልምድ ማየት እና መተንተን የሚችልበት ይለታል ማለት ነው። ስለዚህ እያንዳንዱን ነገር እንግዲህ በጣም በጥሩ መንገድ ማየት የምንችልበት ሂደት አለ ማለት ነው። ስለዚህ እያንዳንዱን ነገር በጣም በተቻለ አቅም እና በተቻለ ልምድ ማየት እና መገምገም የምንችልበት እውነት ነው ማለት ነው። ስለዚህ ከዚህ ጋር ተያይዞ እንግዲህ ከፍተኛ የሆነ እንቅስቃሴ እና ከፍተኛ የሆነ የምንመገባቸውን ደግሞ የሚጠጣቸውን ነገሮች ወይ በሚገባ መብረጥና ማየት ይኖርብናል

እሺ በጣም ጥሩ እንግዲህ ቀጣይ ጥያቄያችን ሆስፒታል የሚል ነው እንግዲህ ይሄ ሆስፒታልን ስንመለከት በጣም በከፍተኛ ሁኔታ ሆስፒታልን ማየት እና መገምገም የምንችልበት ሂደት አለ ማለት ነው። እንግዲህ ሆስፒታል በጣም በከፍተኛ ሁኔታ እንግዲህ ሰዎች በብዙ መንገድ ይታከሙበት ወይም ደግሞ ሰዎች በጣም በአሪፍ መንገድ እንግዲህ ሰዎችን በጣም ሊያገላግል የሚችል ነው። ደግሞ እንዲሁ በጣም በከፍተኛ ሁኔታ የብዙ ህይወቶች የብዙ ሰዎች ህይወትን ሊያድን ወይም ደግሞ የብዙ ሰዎች ህይወትን እንግዲህ ሊታደግ የሚችል ነው። እንግዲህ ሆስፒታል ማለት እንግዲህ ሆስፒታልን ስንመረከት ያው የሚገባ በጤና ህክምናው ዘርፍ እንግዲህ ከፍተኛ የሆነውን ድርሻ ያዘው ወይም ደግሞ ከፍተኛውን ቦታ ያዘው። ማለት የተቃዋሚ ማለት እንግዲህ ሆስፒታል ስለዚህ ሆስፒታል እንግዲህ ስናይ በጣም በጣም ብዙ ታማሚዎች ብዙ በተለያየ ህመም የሚታመሙ ሰዎች እንግዲህ በሚገባ እሄዱ የሚድኑበት እንዲሁ ደግሞ በጣም ከፍተኛ የሆነ የመዳን ሂደታቸው በጣም ልዩ የሚያደርጉበት ሂደት አለ ማለት ነው። ስለዚህ ከዚህ ጋር ተያይዞ እንግዲህ ከፍተኛ የሆነ የ ኑሮ ሂደት ወይም ደግሞ ከፍተኛ የሆነ የስሜታቸውን የማየት ወይም ደግሞ የመተንተን ሂደት እንግዲህ ከፍተኛውን ቦታ የሚይዝበት ሂደት አለ ማለት ነው። ስለዚህ ከዚህ ጋር ተያይዞ እንግዲህ በጣም በልዩ ሁኔታ ለእያንዳንዱ ነገር እንግዲህ ከፍተኛ የሆነ ድርሻውያን ደግሞ ከፍተኛ የሆነ ቦታ ማየት የምንችልበት ይላል ማለት ነው። ምክንያቱም ብዙ ነገሮችን አይተን ብዙ ነገሮችን ተገንዘብ አንግዲህ እያንዳንዱን ነገር ከፍተኛ የሆነ እውቀትና ለምን በተሞላው መንገድ እያንዳንዱን ተግባራችንን በተሻለ አቅም ጥሩ የምናደርግበት ሂደት ይኖራል ማለት ነው። ስለዚህ ከዚህ ጋር ተያይዞ እንግዲህ ብዙ ነገሮችን ማየትና መገምገም እንዲሁ የምንችልበት ሂደት አለ ማለት ነው። ስለዚህ እያንዳንዱን ነገር እንግዲህ ከፍተኛ በሆነ እውቀትና ብርታት እንግዲህ በጣም በልዩ ሂደት እንግዲህ ማስተካከል የምንችላቸውን ነገሮች በሚገባ የምናስተካክልበት እንዲሁ ደግሞ መቀየር የምንችላቸውን የምንቀይርበት ሂደት አለ ማለት ነው። ስለዚህ ከዚህ ጋር ተያይዞ እንግዲህ ከፍተኛ የሆነ እውቀት ይዘን እንግዲህ ወደ ሆስፒታል በኩል እንግዲህ ማየት የምንችልበት ሂደት አለ ማለት ነው። እንግዲህ አሪፍ የሆነ ባለሙያ ወይም ደግሞ በሚገባ በጤናው ዘርፍ የተማረ እንግዲህ የተማሪ እንዲሁም በጣም ጥሩ ዉጤት የተመረቀ እንግዲህ ምሩቃን በጣም በተቻለ መጠን ወደ ሆስፒታል የሚገባበት ሂደት አለ ማለት ነው። እንግዲህ ሆስፒታልን ስንመለከት ከፍተኛ የሆነ የሰዎች መበራከት እንዲሁ ደግሞ ሰዎች በሚገባ የምቾት የሚሰጣቸውን ነገር በሚገባ የሚያደርጉበት ሂደት አለ ማለት ነው። ስለዚህ ከዚያ ተያይዞ እንግዲህ ጥሩ ነገርን የምናይበት ወይም ደግሞ ምቾት ያለውን ነገር በደንብ የምንረዳበት ሂደት አለ ማለት ነው። ስለዚህ ከዚህ ጋር ተይዞ ከፍተኛ የሆነ የ ቦታና የግንዛቤ ሂደት የምናይበትና የምንረዳበት እውነት አለ ማለት ነው። ስለዚህ እያንዳንዱ ነገር ማየት ወይም ደግሞ መተንተን በሚችልበት ጊዜ እንግዲህ ብዙ ነገሮችን እያወቀው ብዙ ነገሮችን እየተረዳን ለእያንዳንዱ ነገር መፍትሄ የምንሰጥበት ሂደት አለ ማለት ነው። ለኛ ማለት ነው። ስለዚህ ከዚህ ጋር ተያይዞ በጣም በጥሩ መንገድ እንግዲህ የጥሩ ውጤት ለማግኘት ወይም ደግሞ ጥሩ የግንዛቤ ሂደትን እንግዲህ በጣም በተግባር ብዙ ነገሮችን የምናደርግና ብዙ ነገሮችን የምንተገብርበት ሂደት አለ ማለት ነው። ስለዚህ ከዚህ ጋር ተያይዞ እንግዲህ ከፍተኛ የሆነ የሙያ ሂደትን ደግሞ ጥሩ የሆነ የሙያ ሂደትን እንግዲህ የምናከራውንበትም በዋነኝነት እያንዳንዱን ስራችንን በተሻለ አቅም እና በተቻለ ልምድ እንግዲህ በጣም በጥሩ ሁኔታ የምንቀይርበት ሂደት አለ ማለት ነው። ስለዚህ ከዚህ ጋር ተይዞ ከፍተኛ የሆነ እንቅስቃሴ የምናደርግበትም ሂደት ነው ማለት ነው ይህ የሆስፒታል ሂደት ማለት ነው። ስለዚህ እያንዳንዱን ሙያችንን ወይም ደግሞ ክህሎታችንን እንግዲህ በተገቢው መንገድ የምንተነትንበት እና የምንረዳበት ሂደት አለ ማለት ነው። ስለዚህ እያንዳንዱን የሙያ ሂደት እንዲሁም ደግሞ የክህሎት ሂደት እንግዲህ ብዙ ነገሮችን ለበቀየር ብዙ ነገሮችን ለማወቅ ሂደት አለ ማለት ነው። ስለዚህ እያንዳንዱን ስራችንን እንግዲህ ለመተግበር በሚገባ የሆስፒታል ሙያ ላይ ወይም ደግሞ የጤና ህክምናው ሙያ ላይ እንግዲህ የተነሳ ማድረግ ብዙ ሰዎችን ማዳን እንዲሁ ደግሞ ብዙ የታመሙ ሰዎችን መፎወስ የምንችልበት ሂደት አለ ማለት ነው። ስለዚህ ሆስፒታል እንግዲህ ከፍተኛውን የሰው ልጅ የምታመሙን ደግሞ በተለየ የህመም ውስጥ የሚሰቃዩ ሰዎችን የማዳን ያው የስጦታ ሂደት አለ ማለት ነው። እንዲሁ ደግሞ በጣም የተማሩ ሀይሎች እንግዲህ በሚገባ ያሉበት እና ሰዎች በጣም በብዙ መንገድ የእነኚህ አይነት ባለሙያዎችን የሚረዱበት እና በጣም በጥሩ መንገድ የሚያግዙበት ሂደት አለ ማለት ነው። ስለዚህ ከዚህ ጋር ተያይዞ እንግዲህ ከፍተኛ የሆነ እውቀት ባላቸው ባለሙያዎች እንዲሁ ደግሞ ከፍተኛ ልምድ ባላቸው እንግዲህ ሰዎች ብዙ ነገሮችን የመቀየር ብዙ ህመሞችን የምፈውስ አቅማቸው እንግዲህ ከፍተኛ ነው ማለት ነው። እና እንዳጠላይ አንድ ሆስፒታል ውስጥ እንግዲህ በጣም ከፍተኛ ቁጥር ያላቸው ሰዎች ይኖራሉ ማለት ነው። ለምሳሌ ብናይ እስከ ሁለት መቶ በላይ ሰዎች ከፍተኛ ቁጥር ያላቸው እንግዲህ እስከ ሽ የሚጠጋ እንግዲህ በሚገባ ሰዎች ይሰራሉ ማለት ነው። እዛ ቦታ ላይ እና እንግዲህ ይሄ በጣም በጣም ልዩ የሆነ የጠንካራ የሆነ ማህበረሰብን ሊያገለግል የሚችል ሆስፒታል ነው ማለት ነው። ስለዚህ ከዚህ ጋር ተይዞ እንግዲህ ሆስፒታል በጣም ከፍተኛ የሆነ ጥቅም አለው ማለት ነው። እንደ አጠቃላይ ለማየት ስንሞክር እንግዲህ ይሄን

እሺ በጣም ጥሩ እንግዲህ ቀጣዩ ጥያቄ ሙዝ ነው ሙዝን እንግዲህ ስንመለከት ሙዝ በከፍተኛ ሁኔታ የምንጠቀመው የምግብ አይነት ነው ማለት ነው። እንግዲህ ያአታክልት አይነት ነው ማለት ነው። እንግዲህ ሙዝን ስናየው በጣም በከፍተኛ የሆነታ ብዙ ነገሮችን የምናይበት እና የምንረዳበት ሂደት አለ ማለት ነው። ሙዝን ማለት ነው ምክንያቱም እያንዳንዱ ስራዎቻችን እንዲሁ ደግሞ እያንዳንዱ ልምዳችን እንግዲህ ከፍተኛ የሆነ ሙዝ የምንበላበትና የምንመገበት ሂደት አለ ማለት ነው። በየስራችን ልዩነት ለምሳሌ ጠዋት ጠዋት ላይ ሊሆን ይችላል። እንዲሁም አመሻሽ ላይ ሊሆን ይችላል እና ብዙ ጊዜ ያው ሙዝ ልንመገብ የምንችልበት ሂደት ባይኖርም በተወሰነ መንገድ እንመገባለን ማለት ነው። እና እንግዲህ ሙዝ በከፍተኛ ሁኔታ ትልቅ የሆነ ጥቅም ያለው እንዲሁም ደግሞ ለእኛ ምቾት ያለው ነው ማለት ነው። ሙዝ ስንመለከት እና ሙዝ በጣም ከፍተኛ ሁኔታ ለየት ባለ መንገድ እንግዲህ እያንዳንዱን የምግብ የምንመገበው ምግብ እንግዲህ በጣም በጥሩ መንገድ የምናይበትና የምንረዳበት ሂደት አለ ማለት ነው። ስለዚህ ከዚህ ጋር ተያይዞ በጣም በከፍተኛ ሁኔታ እንግዲህ ሙዝን በጥሩ መንገድ ተመግበን እንግዲህ በተቻለ አቅም ጥሩ በሆነ የ ራሳችንን የመለወጥ ሂደት ወይም ደግሞ ወይም ምግቡን ሂደት በጣም በከፍተኛ ሁኔታ ምቹ የምናደርግበት ሂደት አለ ማለት ነው። ስለዚህ ከዚህ ጋር ተያይዞ በጣም ጥሩና በጣም ምቹ የሚሆንበትን የአመጋገብ ሂደትንም በደንብ መተግበርና ማየት ይኖርብናል ማለት ነው። ስለዚህ እያንዳንዱን የምግብ ሂደት ወይም ደግሞ የመመገብ ሂደት እንግዲህ በጣም በከፍተኛ ሁኔታ የተመቻቸ ማድረግ ወይም ደግሞ በጣም የተሻለ ማድረግ እንግዲህ ብዙ ጥቅሞችን እናገኝበታለን ማለት ነው። ስለዚህ ከዚህ ጋር ተያይዞ በጣም የተሻሉ የምግብ አይነቶችን ለምሳሌ ብናይ እንደ አቮካዶ እንደ ፓፓያ እንደ ሎሚ እንደ ቡርቱካን ያሉ ከሙዝ አይነት እንግዲህ ባህሪ ጋር በጣም ብዙ ላይ የሚላበሱበት ሂደት አለ ማለት ነው። ስለዚህ ከዚህ ጋር ተያይዞ ሙዝ በጣም ከፍተኛ ሁኔታ ምቹ የሆነ የሚገባ አይነት ነው ማለት ነው። እንግዲህ የሙዝን ስንመለከት ከ አተካከሉ አንፃር እንግዲህ ስናይ በሚገባ አነስ ያሉ ችግኞችን በሚገባ ጉድጓድ ቆፍረን ትልቅ ጉድጓድ እንከታለን ማለት ነው። እዛው ውስጥ አሳምረን ጥሩ የሆነ ኮምፖስትን ተጠቅመን የምናለማበት ሂደት አለ ማለት ነው። ስለዚህ በጊዜ ሂደት እሱ እንግዲህ በሚገባ ወደ ጥቅም የሚሰጥበት ሂደት ይኖራል ማለት ነው። ስለዚህ ያ ጊዜ ላይ እንግዲህ ለየት ያለ የሙዝ አይነት የምናገኝበት ወይም ደግሞ በጣም ጥሩ የሆነ ጣዕም ያለው ጣፋጭ የሆነ ሙዝ የምናገኝበት ሂደት አለ ማለት ነው። ስለዚህ ከዚህ ጋር ተያይዞ እንግዲህ ከፍተኛ የሆነ ሙዝ ሂደት ያለው ወይም ደግሞ ሙዝ ጥሩ የሆነ ሙዝ የምናገኝበት ሂደት አለ ማለት ነው። ስለዚህ ከዚህ ጋር ተያይዞ ከፍተኛ የሆነ የሙዝ ምቾት ያለው ሙዝ እንግዲህ የምናገኝበት ሂደት አለ ማለት ነው። እና እንደ አጠቃላይ ጥሩ የሆነ ሙዝ የምንመገብበት ሂደት እንግዲህ በተለያየ መንገድ ይኖራል። እና ከዚህ አንፃር እንግዲህ ከፍተኛ የሆነ መመገብ ሂደትን እንግዲህ በጣም በተለይ ለህፃናት ከፍተኛ የሆነ ጥቅም የሚሰጥበት ሂደት አለ። ማለት እንግዲህ አሁን ሙዝ እንዳጠቃላይ ከፍተኛ የሆነ ጥቅም እንዳለው በደንብ እናውቃለን እና እንግዲህ ይሄ ደግሞ በጣም ልዩ የሚያደርገው የ የሙዝ ሂደት ነው ማለት ነው። ወይም ሙዝ የምናይበት ሂደት ነው ማለት ነው። ስለዚህ እያንዳንዱን እንግዲህ ለመመልከት ስንሞክር እንግዲህ በጣም በከፍተኛ ሁኔታ ጥሩ የሆነ የሙዝ ሂደት ወይ ደግሞ ብዙ በጣም በጥሩ መንገድ ልናይ የምንችልበት ሂደት አለ ማለት ነው። ስለዚህ ይሄንን ደግሞ ስናይ ብዙ ነገሮችን ተረድተን ብዙ ነገሮችን አውቀን እንግዲህ ሙዝን በተሻለ መጠን ወይም ደግሞ በተቻለ አቅም በሚገባ ማየትና መረዳት የምንችልበት ሂደት አለ ማለት ነው። ስለዚህ ይህንን በደንብ አውቀንና ተረድተን ሙዝን በጣም በተገቢው መንገድ ልንጠቀመው ወይም ደግሞ ልንመገበው የምንችልበት ሂደት አለ ማለት ነው። ይሄንን እንግዲህ በጣም በጥሩ መንገድ ማየትም መተንተንም የምንችልበት ሂደት አለ ማለት ነው። ስለዚህ ከዚህ ጋር ተያይዞ ጥሩ የሆነ የሙዝ አይነት ወይም ደግሞ ጥሩ የሆነ ሙዝን በሚገባ ማየትና መረዳት የምንችልበት እውነት አለ ማለት ነው። ስለዚህ ከዚህ ጋር ተያይዞ በጣም በተቻለ አቅምና በተቻለ ልምድ እንግዲህ በጣም ጥሩ የሆነ የሙዝ አይነትን እንግዲህ መመገብ ከፍተኛ የሆነ ጥቅም አለው ማለት ነው። እና እንደ አጠቃላይ ጥሩ የሆነ እንግዲህ መመገብ በጣም ለኛም መሰረታዊና ይሁንና ለጤናችን አሪፍ የሚሆንበት ሂደት አለ ማለት ነው። ስለዚህ ይሄንን በደንብ ማየትና መተንተን የሚችልበት ሂደት አለ ማለት ነው። እና እንደ አጠቃላይ ከፍተኛ የሆነ ጥቅም እና ከፍተኛ የሆነ ጉረሽ የሚባል የሙዝ ሂደትን ወይም ደግሞ ሙዝን የምናይበት እና የምንረዳበት መንገድ አለ እና ስለዚህ እያንዳንዱን የሙዝ አይነት እንግዲህ ከፍተኛ የሆነ ጥቅም እንዲሁ ደግሞ ልዩ የሆነ ሂደት የምናገኝበት ሁኔታ አለ ማለት ነው። ስለዚህ ከዚህ ጋር ተያይዞ ሙዝ እንግዲህ በጣም ከፍተኛ ሁኔታ ልንመገብ የምንችልበት ሂደት አለ ማለት ነው። እና እንደ አጠቃላይ ይሄንን ተገቢውን የሙዝ የመመገብ ሂደትን በደንብ የምናይበት ሁኔታ አለ ማለት ነው። እና እንግዲህ በጣም በጥሩ መንገድ ሙዝን ተመግበን ወይም ደግሞ በሚገባ በተቻለን አቅም ጥሩ የሆነ የአመጋገብ ሂደትን ከተመገበን እንግዲህ ብዙ ነገሮችን ልናይና ልንረዳ የምንችልበትም ሂደት አለ ማለት

እሺ በጣም ጥሩ እንግዲህ ቀጣዩ ጥያቄያችን እግር ነው እግርን እንግዲህ ስንመለከት ከሰውነት ክፍላችን እንግዲህ አንደኛው እንግዲህ እግራችን ነው ማለት ነው እንግዲህ እግራችንን ስንመለከት ያው በሚገባ ከቦታ ቦታ የምንዘዋወርበትን ደግሞ ከቦታ ቦታ የምንቀሳቀስበት በጣም ከፍተኛ የሆነ ምቾት ያለው እንቅስቃሴ ልናደርግ እምንችልበት እንግዲህ ጥሩ የሆነ የተፈጥሮ የተሰጠን እንግዲህ ትልቅ ነገር ነው ማለት ነው። ግርነት ስናይ ምክንያቱም እግራችን በጣም በብዙ መንገድ እንደፈለገ እንዲራመድ እንዲሆን ደግሞ እንደፈለገ ወደሚፈልግበት ቦታ እንዲሄድ የሚያደርገው እንግዲህ በጣም በከፍተኛ ሁኔታ የተፈጥሮ ነው ማለት ነው። እንግዲህ ተፈጥሮ በጣም በጥሩ መንገድ ተፈጥሮን ማየት እና መተንተን እምንችልበትም ሂደት ይኖራል ማለት ነው። ስለዚህ ከዚህ ጋር ተያይዞ ጥሩ የሆነ ተፈጥሮ ይዘን እንግዲህ በጣም በጥሩ መንገድ ጥሩ የሆነ የተፈጥሮን ነገር በደንብ ስንረዳ እያንዳንዱ ነገር እንግዲህ ተፈጥሮ በተሞላ መልኩ ብዙ ነገሮችን ማየት እና መተንተን እምንችልበት ሂደት አለ ማለት ነው። ስለዚህ ከዚህ ጋር ተያይዞ እንግዲህ ትልቅ የሆነ የተፈጥሮ ሂደት ወይም ደሞ ተፈጥሮ በሚገባ ከተጠቀመው በጣም ብዙ ነገሮችን መለወጥና መረዳት እምንችልበት ሂደት አለ ማለት ነው። ስለዚህ ከዚህ ጋ ታይዞ ከፍተኛ የሆነ ጥቅም እና ከፍተኛ የሆነ ምቾት እምናገኝበት ሂደት አለ ማለት ነው። እና በአጠቃላይ ጥሩ የሆነ ግንዛቤ እና ጥሩ የሆነ ምቾት እንዲኖረን እምናደርገው እንግዲህ እኛ ራሳችን እንደመሆናችን መጠን ከፍተኛ የሆነ እሚያስፈልገንን የምቾት ሂደት እንግዲህ በደንብ ማየት እና መተንተን እምንችልበት ሂደት አለ ማለት ነው። ስለዚህ ይሄንን የግንዛቤ ሂደት እንግዲህ ስናይ ያው እግራችን በጣም በተለያዩ መንገዶች እንግዲህ ከቦታ ቦታ ከምንፈልገው ወደምንፈልገው ቦታ እንግዲህ በቀላሉ በእግራችን እምንዘዋወርበትም ሂደት አለ ማለት ነው። ይሄ እንግዲህ በጣም አንዱ ጥቅም የምናገኝበት ሂደት ነው ማለት ነው። ለእኛ እና ከዚህ አንፃር እንግዲህ ብዙ እርምጃዎችን ብዙ እንቅስቃሴዎችን እምናደርግበት እና ብዙ ኪሎ ሜትሮችን በእግራችን እምንሄድበትም ሂደት ይኖራሉ ማለት ነው። አንዳንድ ጊዜ እና እንግዲህ በጣም በጥሩ መንገድ እግራችን እንግዲህ እንደ ሰው እንደማንኛውም ሰዎች በሚገባ ሊያቀሳቅሰኝ እሚችልበት ሂደት አለ ማለት ነው። ስለዚህ በጣም ደስ የሚል ሂደት አለው ማለት ነው። ምክንያቱም በሚገባ ከቦታ ቦታ ስንሄድ እምንፈልገውን ያክል ርቀት እምንሄድበት እና እንዲሁም ደግሞ በሚገባ እግራችን እስከቻለ ወይም ደግሞ አቅማችን ሙሉ በሙሉ እስከቻለ ድረስ እምንቀሳቀስበት ሂደት አለ በተለያየ መንገድ እና ይሄ ደግሞ በጣም ከፍተኛ የሆነ ለእኛ ጥቅም እሚሰጠን ነገር ነው ማለት ነው። ስለዚህ ከዚህ አንፃር እንግዲህ ጥሩ እንቅስቃሴ እና ጥሩ የሆነ ግንዛቤን እንግዲህ በሚገባ ከወሰድን እንግዲህ ብዙ ነገሮችን ለመለወጥ ብዙ ነገሮችን ለማድረግ በጣም በከፍተኛ ሁኔታ እንደ ጥረት እምናይበት ሂደት አለ ማለት ነው። ስለዚህ ከዚህ ጋር ተይዞ በጣም ጥሩ የሆነ እንቅስቃሴ ማድረግ እንግዲህ ከፍተኛ የሆነ እንቅስቃሴ ማረግ ብዙ ጥቅም እምናገኝበት ሂደት አለ ማለት ነው። እና እንደ አጠቃላይ ይሄንን በደንብ ከተረዳን እንግዲህ ብዙ ነገሮችን መቀየር እና ብዙ ነገሮችን ማወቅ እምንችልበት ሂደት አለ ማለት ነው። እና እንድ አጠቃላይ በጣም ይህንን ከግንዛቤ ውስጥ አስገብተን እንግዲህ ብዙ ነገሮችን ምቾት ወዳለው መንገድ መፍጠር እምንችልበት ሂደት አለ ማለት ነው። ስለዚህ እያንዳንዱን ነገር እንግዲህ በጣም በጥሩ እውቀት እና ልምድ በተሞላው መልኩ እያንዳንዱን ነገር ላደርግ እምንችልበትን ሂደት እንግዲህ ማየት እና መተንተን እምንችልበትም እውነት አለ ማለት ነው። ስለዚህ ከዚህ ጋር ተያይዞ በጣም ጥሩ የሆነ እንቅስቃሴ ማድረግ ጥሩ የሆነ ሂደት ማድረግ እንግዲህ ከፍተኛ የሆነ የአካል ብቃት እንቅስቃሴ እንዲሁም ደግሞ ሰውነታችን እንዲፍታታ እምናደርግበት ሂደት አለ እንዲሁ ደግሞ ለጤናችንም በጣም ጥሩ የሆነ ሂደት አለው ማለት ነው። ምክንያቱም ለምሳሌ በጧት ተነስቶ ዱብ ዱብ ዱብ እያሉ ወደ እምንፈልገው ቦታ መንቀሳቀስ እንግዲህ አሁን አንደኛ ከስፖርት ማዘወተሪያ ሂደትን ወይም ደሞ ስፖርትን በደንብ መተግበር ሂደት ይኖራል ማለት ነው። ሁለተኛ ደግሞ በሚገባ ሰውነታችን ሙሉ በሙሉ እንቅስቃሴ ማረጉን እንግዲህ በደንብ እምናይበት ሂደት ይኖራል ማለት ነው። ስለዚህ ይሄ ደግሞ በጣም ትልቅ የሆነ ለኛ ጥቅም እሚሰጥበት ሂደት አለ ማለት ነው። እና በዋናነት እያንዳንዱን ነገር ለማድረግ እንግዲህ የዚህ የእግራችን እንቅስቃሴ በጣም ጥሩ የሚሆንበት ሂደት አለ ማለት ነው። እና እንደ አጠቃላይ እግራችን በከፍተኛ ሁኔታ ጥቅሙን ማየት እና መገንዘብ ይኖርብናል ብዬ አስባለሁ። ስለዚህ እያንዳንዱን ነገር ለማድረግ እንዲሁ ደግሞ በጣም ብዙ ነገሮችን ለመተግበር እንቅስቃሴ የምናደርግበትንም ሂደት በደንብ ማየት እና በተንተን እምንችልበት ሂደት አለ ማለት ነው። ስለዚህ እያንዳንዱን ነገር በደንብ ከተረዳንና በደንብ ካወቅን በሚገባ ብዙ ነገሮችን መለወጥና ብዙ ነገሮችን መቀየር የእምንችልበት ሂደት አለ ማለት ነው። እና እንደ አጠቃላይ ይሄንን ተገቢውን እንቅስቃሴ ለማድረግ እንዲሁ ደግሞ ተገቢውን ሂደት ለማድረግ እንግዲህ ብዙ ጊዜ እውቀታችንን በሚገባ ልንጠቀምበትም እምንችልበት ሂደት አለ ማለት ነው። ስለዚህ ከዚህ ጋ ተያይዞ በጣም በጥሩ መንገድ እና በጥሩ እውቀት እንግዲህ ተደግፈን ብዙ ነገሮችን መተግበር እና ብዙ ነገሮችን ማድረግ እምንችልበት ሂደት አለ ማለት ነው። ስለዚህ ይሄንን በደንብ ከተረዳነው ብዙ ነገሮች እንድናውቅ እንድንረዳ እምንችልበት ሂደት አለ ማለት ነው። እና እግራችን በጣም ከፍተኛ የሆነ ጥቅም እና እንቅስቃሴ የምናደርግበት ሂደት አለ ማለት ነው። እንደ አጠቃላይ ስናየው ይሄንን ይመስላል ማለት ነው። የእግራችንን እንቅስቃሴ ሂደት

እሺ በጣም ጥሩ እንግዲህ የቀጣዩ ጥያቄ ስራ ነው እንግዲህ ስራን ስንመለከት ያው በብዙ መንገድ እንግዲህ ስራ በጣም በተለያዩ መንገዶች እንግዲህ ስራን የምንሰራበት ሁኔታ ለማለት ነው። ስለዚህ ስራ እንግዲህ በጣም በከፍተኛ ሁኔታ እንግዲህ ስራ ያስከብራል የሚለውን እሳቤ ማንሳት የምንችልበት ሂደት አለ። ምክንያቱም ስራ እንግዲህ በሚገባ ስራችን እንግዲህ ብዙ ነገሮችን ሊቀይር ነው ብዙ ነገሮችን ልናይበት የምንችልበት ሂደት አለበት ስራ ሂደት ማለት ነው። ስለዚህ እንግዲህ በጣም ከፍተኛ ሁኔታ። ስራ ነው እንግዲህ በጣም በተቻለ ሂደት እንግዲህ ማየት እና መተንተን የምንችልበት ሂደት አለ ማለት ነው። ስለዚህ እንግዲህ ጥሩ የሆነ የስራ ሂደት እንግዲህ ሲኖረን ወይም ደግሞ ጥሩ የሆነ የስራ ልምድ ሲኖረን እንግዲህ ከፍተኛ የሆነ ነገርን ማየት የምንችልበት ሂደት አለ ማለት ነው። ምክንያቱም እንግዲህ ከፍተኛ የሆነ ስራን ስናየው በጣም በጥሩ መንገድ ብዙ ነገሮችን ልንቀይርና ብዙ ነገሮችን ልንረዳ የምንችልበት ሂደት አለ ማለት ነው። ምክንያቱም እያንዳንዱ ነገሮች ከፍተኛ የሆነ ጥቅም ደግሞ ለእኛ በጣም ምቾት ያለው ነገር የምናይበት እና የምንረዳበት ሂደት አለ ማለት ነው። ስለዚህ ከዚህ ጋር ተያይዞ እንግዲህ በጣም በከፍተኛ ሁኔታ ስራችንን የምንሰራበት ወይም ደግሞ ስራ በሚገባ ተግባራዊ የምናደርግበት ሂደት አለ ማለት ነው። ስራችንን ስለዚህ የእያንዳንዱን ነገር በሚገባ እንግዲህ በተቻለ አቅም እና በተቻለ ልምድ ማለት ነው እንግዲህ ስራን የሚገባ ሳንንቅ ጥሩ የሆነ መንገድ ያስታተሳሰብ ሂደት እና ጥሩ በሆነ ባሰራር ሂደት እንግዲህ በጣም በልዩ ሁኔታ ስራችንን ምንሰራበት ሂደት አለ ማለት ነው። ስለዚህ እንግዲህ ስራ በጣም ከፍተኛ ሁኔታ ልናየውና አንረዳውም የምንችልበትና ብዙ ነገሮችን ልንቀይር የምንችልበት ሂደት አለ። የእያንዳንዱን ነገር ከግንዛቤ አስገብተን እንግዲህ ስራችን በሚገባ መስራት እንዲሁም ደግሞ በተቻለ መጠን እያንዳንዱን የስራ ሂደት እንግዲህ በቅደም ተከተል አድርግተን በሚገባ ወደ መስራቱ አለም መግባት ይኖርብና ማለት ነው። ስለዚህ ጥሩ የሆነ የአሰራር ሂደት እና ጥሩ የሆነ የስራ ሂደትን እንግዲህ ስንል በጣም ከፍተኛ የሆነ እውቀትን እና ከፍተኛ የሆነ ልምድን የምናይበት ሂደት አለ ማለት ነው። ስለዚህ ይሄ ደግሞ በጣም በከፍተኛ ሁኔታ ብዙ ነገሮችን ልንቀይርና ብዙ ነገሮችን ልንረዳ የምንችልበት ሂደት አለ ማለት ነው። ስለዚህ እንግዲህ ስራችንን መስራት ሂደታችን ወይም ደግሞ ስራን በሚገባ ሳንንቅ ይሄ ትንሽ ነው ይሄ ትልቅ ነው ሳንል እንግዲህ ስራን በጣም በከፍተኛ ሁኔታ መስራት እንግዲህ በጣም ደስታና ስሜት የሚፈጥር ሂደት አለው ማለት ነው። ስለዚህ ከዚህ ጋር ተያይዞ እንግዲህ በጣም ከፍተኛ ሁኔታ እንግዲህ ብዙ ስራዎችን የምናከናውኑበት ወይም ደግሞ ብዙ የአሰራር ሂደቶች በደንብ የምናይበትና የምንገነዘብበት ሂደት አለ ማለት ነው። ስለዚህ እያንዳንዱን የአሰራር ሂደትም ሆነ የምንሰራውን ስራ እንግዲህ በጣም በከፍተኛ ሁኔታ ብዙ ነገሮችን አይነት ብዙ ነገሮችን አሁን በእያንዳንዱን ነገር እንግዲህ በተቻለ አቅም እና በተቻለ ልምድ ማየት እና መተንተን የምንችልበት ሂደት አለ ማለት ነው። ስለዚህ ከዚህ ጋር ተያይዞ እንግዲህ ጥሩ የሆነ ልምድና ጥሩ የሆነ እውቀትን እንግዲህ ስንይዝ በጣም ከፍተኛ ሁኔታ እያንዳንዱን ነገር ልንቀይር ወይም ደግሞ ተግባራዊ ልናደርግ የምንችልበት ሂደት አለ ማለት ነው። ስለዚህ ይሄንን እንግዲህ በጣም በጥሩ መንገድ የምናይበትም ሂደት አለ ማለት ነው። በዋናነት እያንዳንዱን ስራችንን ለመስራት ስናስብ እንግዲህ ከፍተኛ የልምድና ክህሎትን በደንብ አይተን ማወቅና መረዳት የምንችልበትን እንግዲህ በተቻለ አቅም መተንተን የምንችልበት ሂደት አለው ማለት ነው። ስለዚህ ከዚህ ጋር ተያይዞ ከፍተኛ እውቀትና ልምድ የምናይበት የቴክኒክ አለ ማለት እና አጠቃላይ ይሄንን ለየት ያለ የእውቀት ደረጃ በከፍተኛ ሁኔታ እንግዲህ መቀየር የምንችልበት ሂደት አለ ማለት ነው። ስለዚህ አንዳንዱን ነገር ማየት እና መተንተን የሚችልበት በደንብ ማወቅ ነው መርዳት ይኖርብናል ማለት ነው። ስለዚህ ከዚህ ጋር ተያይዞ እንግዲህ የተለየ እውቀትና ልምድን በደንብ ማከናወን ደግሞ መረዳት የሚችልበት ይበቃል ማለት ነው። እና እንዳጠቃላይ ይሄንን በደንብ አይተን ጥሩ የሆነ እውቀት እና ለምን የምናየው የት ሄዶች ሞራል ማድረግ ነው እና ይሄንን ደግሞ በጣም ብትረዳና አፍራውቀን ብዙ ነገሮችን ልንደውጥና ብዙ ነገሮችን ልንደውጥ የሚችልበት ሂደት አለ ማለት ነው። ስለዚህ ይሄንን በደንብ ከተረዳንና ካወቅን እያንዳንዱን ስራ እንግዲህ በተገቢው መንገድ መስራት እምንችልበት ሂደት አለው ማለት ነው። እና እንደ አጠቃላይ ይሄንን ስራ ሂደት የሆነው ደግሞ የስራ ልምድ በደንብ ማየት የምንችልበት እውነት አለና። በተገቢ መንገድ መስራት የምንችልበትን ነገር እንግዲህ በደንብ ማየት እና ስራው ይጠቅመኛል አይጠቅመኝም ወይ ደግሞ ስራው ትልቅ የሆነ እድገት ያመጣል አያመጣም ይሄንን በደንብ ልናይ ይገባናል ማለት ነው። ስለዚህ ይሄንን ከግንዛቤ ውስጥ አስገብተን እንግዲህ ከፍተኛ የሆነ እንዲህ ደግሞ የስራ እውቀትን ይዘን በደንብ መስራት የሚችልበትን መፍጠር ይኖርብናል አንዳንጠቃላይ በቃ ይሄንን ከግንዛቤ የምንተጥርበት ሂደት አለ ማለት ነው። እና እንዳትቀመጥ ጥሩ የሆነ እውቀት ማንም ድንት ይዘን በተቻለ አቅም ያንን ነገር መስራት የምንችልበትን ሂደት መፍጠር ይኖርብናል ማለት ነው። እና ይሄንን በተገቢው መንገድ መረዳት ማወቅ እንችላለን ማለት ነው። እና ይሄንን ማየት እንችላለን እንደ አጠቃላይ ይሄንን ይመስላል እንግዲህ ስራ ሂደት

እሺ እንግዲህ ቀጣዩ ጥያቄያችን ቡድን የሚል ነው እንግዲህ ቡድን ስንመለከት ያው በከፍተኛ ሁኔታ የምናይበት ሂደት አለ ማለት ነው። እና እንግዲህ ቡድን በከፍተኛ የስራ መስክ ላይ ተሰማርተን የምንሰራቸው ስራዎች በተለያየ ሂደት እንግዲህ እያንዳንዱን ስራ የምናከናውንበት ሂደት አለ ማለት ነው። እና እንግዲህ ይሄንን በቡድን የመስራት ሂደትን እንግዲህ በጣም በከፍተኛው ሁኔታ ልናይ እና ልንተነትን የምንችልበት ሂደት አለ ማለት ነው። ምክንያቱም እያንዳንዱ የቡድን የምንሰራቸው ስራዎች እንግዲህ በከፍተኛው ሁኔታ ብዙ ነገሮችን ለመቀየር ብዙ ነገሮችን ለማወቅ እና ብዙ ነገሮችን የምንሰራበት ሂደት አለ ማለት ነው። ስለዚህ ይህንን በደንብ አይተን እንዲሁ ደግሞ በደንብ ተረድተን እንግዲህ አንዳንዱን ነገር ተግባራዊ የምናደርግበት ሂደት አለ ማለት ነው። ምክንያቱም እያንዳንዱ እውቀት እና ልምድ ባለው መንገድ እንግዲህ ብዙ ሙያተኛ ወይንም ደግሞ ብዙ የአሰራር ሂደትን እንግዲህ ስንመለከት በጣም ከፍተኛ የሆነ እውቀትና ብዙ ልምድን ይዘን እያንዳንዱን በስራ መስክ ላይ እንደተሰማራ ነው። እንግዲህ እያንዳንዱን የሙያ ክህሎትም እንግዲህ በጣም በተገቢው መንገድ ልንሰራ እንደሆነ ወይንም ደግሞ ልንተገብር የምንችልበት ሂደት አለ ማለት ነው። ስለዚህ እንግዲህ ቡድንን ስንመለከት ያው እንግዲህ በአጠቃላይ ያው ጠቅለል ብለው በርካታ ወጣቶች እንግዲህ ወደ ተለያዩ ስራ መስኮች የሚገቡበት በቡድን የሚለቀቁበት ወይም ደግሞ በቡድን ተደራጅቶ የሚገባ ወደ ተለያዩ ስራዎች የሚገቡበት ህይወት አለ ማለት ነው። ይሄ እንግዲህ በጣም በከፍተኛ ሁኔታ ልዩ የሚያደርገው እንግዲህ በተለያየ እውቀትና አመለካከት እንግዲህ ብዙ ነገሮችን ልንለውጥና እና ነገሮችን ልንረዳ የምንችልባት ሂደት አለ ማለት ነው። ስለዚህ ይሄንን ደግሞ በከፍተኛ የቡድን የአሰራር ሂደት እንግዲህ ብዙ ጊዜ ያው በሀገራችን የተለመደው እንግዲህ ያው በቡድን ያን ያህል እንኳን አልተለመደም ማለት ነው። እንግዲህ በጣም በሀሪፍ መንገድ እንግዲህ ያው በግለሰብ ደረጃ ወይም ደግሞ ለየብቻ ነው እንግዲህ በጣም ብዙ ጊዜ እየተሰራ ያለው ስራዎች ማለት ነው። ስለዚህ ይሄ ደግሞ በጣም በተለያየ እውቀት እና ልምድ ባላቸው ባለሙያዎችም ደግሞ አንድ ከውስጣቸው በጣም ሀይለኛ የሆነ ሰው እንግዲህ ይመረጥና በሚገባ አንደኛ ሰዎች በተቻለ አቅም እነሱን ሊያስተዳድር የሚችል ባለሙያን እንግዲህ በሚገባ ያመቻቹና ያ ሰውዬ ደግሞ በጣም በጥሩ መንገድ እነኛን የተደራጁ ወጣቶችንም ሆነ የተደራጁ እህቶችን እንግዲህ በሚገባ ያንን የስራ ሂደት እንግዲህ በሚገባ አብሯቸው እየሰራ እነሱን የመቆጣጠር ሂደቱን በደንብ የሚያከናውንበት ሂደት አለ ማለት ነው። ስለዚህ ይሄ ደግሞ በጣም ጥሩ የሆነ እውቀትና ልምድን የምናይበት ሂደት አለ ማለት ነው። እና ይሄ በጣም ከፍተኛ የሆነ የቡድን የአሰራር ሂደትን እንግዲህ በጣም በተገቢው መንገድ ብዙ ነገሮችን ልናውቅ ብዙ ነገሮችን ልናውቅ የምንችልበት ሂደት አለማለት ነው። ስለዚህ እያንዳንዱን እውቀታችን እያንዳንዱን ልምዳችንን በጣም በተቻለ መጠን ብዙ እውቀት በተሞላው መንገድ እንግዲህ እያንዳንዱን ነገር መፍጠር የምንችልበት ሂደት አለማለት ነው። ስለዚህ ከዚህ ጋር ተያይዘው በጣም ከፍተኛ የሆነ የሙያ ክህሎት እና የአስተሳሰብ ለውጥ እንግዲህ በጣም በተቻለ መጠን ልንቀይረው ወይንም ደግሞ በምንረዳው ምንችልበትን እውቀት በደንብ ማየት የምንችልበት ሂደት አለ ማለት ነው። ስለዚህ ከዚህ ጋር ተይዞ ጥሩ የሆነ ግንዛቤ እና ጥሩ የሆነ እውቀትን የምናይበት እና የምናነሳበት ሂደት አለ ማለትነው። እና አጠቃላይ በጣም በጣም ልዩ የሆነ የቡድን ስራ እንግዲህ ውጤት የምናመጣበትም እንዲሁ ደግሞ ወደ ኪሳራ የምንሄድበት ሂደት ይኖራል ማለት ነው። ምክንያቱም እንግዲህ ወደ ውጤቱ ስንሄድ ያው በሚገባ ሁሉም በሃላፊነት በሚገባ ከሰራ በጣም ሀሪፍ የሆነ ውጤት ላይ የሚደረስበት ሂደት አለ ማለት ነው። እንዲሁም ደግሞ በተወሰነ መንገድ የሚሰሩ የተወሰኑት ደግሞ የሚያለጉ ወይም ደግሞ ወደኋላ ችላ የሚሉ ከሆነ ከፍተኛ የሆነ ኪሳራ ሊያጋጥመን ይችላል ማለት ነው። ይህ ኪሳራ ደግሞ በጣም እነኚህ የተደራጁ ሀይል ላይ በጣም ከፍተኛ የሆነ ከዛ ቡድን በቡድን የተደራጁ ሰዎች ላይ በጣም ኪሳራ ያስከትላል ማለት ነው። ስለዚህ ይሄ በጣም የኪሳራ ሂደት እንግዲህ ብዙ ነገሮችን ሊያቀውስ የሚችልበት ሂደት አለ አንደኛ ከቤተሰብ አንፃር ሁለተኛ ደግሞ ከራሳችን እራሱ በሚገባ ተገናይቶ እሰራለሁ ብሎ እንግዲህ ከኪሳራ ሲያጋጥም እንግዲህ በጣም ከፍተኛ የሆነ ስሜቱ በጣም ደባሪ የሚሆንበት ሂደት አለ ማለት ነው። ስለዚህ ከዚህ ጋር ተያይዞ የዚህን ስሜት እንግዲህ ለመቀየር ያው በሚገባ በደንብ መስራት ይኖራል መኖር አለበት ማለት ነው። እና ይሄንን በተግባር በደንብ የመስራት ሂደትን እንግዲህ ስናይ በጣም ጥሩ የሆነ ግንዛቤን ይዘን የምንሰራበት ሂደት አለ ማለት ነው። ስለዚህ ከዚህ ጋር ተያይዞ በጣም ጥሩ የሆነ እውቀት እና ልምድ ባለው የሙያ ሂደት ውስጥ እንግዲህ ይህንን የአሰራር ሂደት የምንሰራበት እውነት አለ ማለት ነው። እና ለየት ያለ አመለካከት እና ለየት ያለ እውቀትን እንግዲህ ሲኖረን ብዙ ነገሮች ይሉናል ልንረዳ የምንችልበትም እውነት ሂደት አለ ማለት ነው። ስለዚህ እያንዳንዱን ነገር ጥሩ በሆነ መንገድ መገንዘብና መረዳት የምንችልበትን ሂደት ማመቻቸት ይኖርብናል ማለት ነው። ስለዚህ የዚህን የቡድን ስራው ወይም ደግሞ በቡድን የምናከናውነውን ነገር እንግዲህ በጣም በተገቢው መንገድ

እሺ በጣም ጥሩ እንግዲህ ቀጣዩ ጥያቄ አረንጓዴ የሚል ነው። እንግዲህ አረንጓዴ እኔ አሁን ስንመለከት በጣም ከፍተኛ ሁኔታ ብዙ ነገሮችን ልናይና ብዙ ነገሮችን ልንረዳ የምንችልበት ሂደት አለ ማለት ነው። ስለዚህ አረንጓዴን ስንመለከት እንግዲህ ከፍተኛ የሆነ እንቅስቃሴ እና ከፍተኛ የሆነ ልምድ የምናከናውንበት ሂደት አለ ማለት ነው። ከዚህ ከዚህ ጋር ተያይዞ እንግዲህ በጣም ብዙ ነገሮችን የምናይበት እና ብዙ ነገሮችን የምንረዳበት ሂደት አለ ማለት ነው። ስለዚህ እንግዲህ በዋናነት እያንዳንዱን የምንተግበራቸው ነገሮች እንግዲህ በከፍተኛ ሁኔታ ልናውቅ እና ልንረዳ ይገባናል ብየ አስባለሁ። ምክንያቱም እያንዳንዱ ነገሮች ትልቅ የሆነ እውቀትን ትልቅ የሆነ አስተሳሰብን። ልንለውጥ ደግሞ በተቻለ መጠን ብዙ ነገሮችን ልናይበት የምንችልበት ሂደት አለ ማለት ነው። ስለዚህ እያንዳንዱን እውቀታችን እንዲሁ ደግሞ ልምዳችንን በተሻለ መጠን እንግዲህ ስለማከናወኑ ብዙ ነገሮችንም የምንፈጥርበት ሂደት አለ ማለት ነው። ስለዚህ በተለያዩ ቦታዎችም እንዲሁ በጣም ጥሩ የሆኑ የእጽዋት አይነቶችን የምንተክልበት ሂደት አለ ማለት ነው። ስለዚህ አረንጓዴ የእጽዋትን እንግዲህ ስንመለከት በጣም ከፍተኛ ሁኔታ ለምለም ሆኖ እንዲህ ነው በጣም ደስ የሚል ሆኖ እንግዲህ የምናይበት ሂደት አለ ማለት ነው። ከዚህ ይሄን የአረንጓዴ የእጽዋት ሂደት እንግዲህ ስናይ በጣም ከፍተኛ ሁኔታ ብዙ ነገሮችን አይተን ብዙ ነገሮችን ተረድተን እያንዳንዱን ልምዳችንን እንግዲህ ለብዙ ሰዎች የምናከፍልበት እንዲሁ ደግሞ እውቀታችንን የምንጋራበት ሂደት አለ ማለት ነው። ስለዚህ ከዚህ ጋር ተይዞ እንግዲህ ከፍተኛ የሆነ እውቀት እና ልምድ እንግዲህ በጣም በጥሩ ሂደት እንግዲህ የምናይበትና የምንረዳበት ሂደት አለ ማለት ነው። ስለዚህ እያንዳንዱ ነገር እንግዲህ በጥሩ ለማየት እና ለመረዳት እንግዲህ የአረንጓዴ ተክል አይነቶች ወይም ደግሞ አረንጓዴ ያሉ የተለያዩ የህፃዋት አይነቶችን እንግዲህ ከፍተኛ ሁኔታ ማየትና መረዳት የምንችልበት ሂደት አለ ማለት ነው። ስለዚህ ጋር እዚህ ጋር ተይዞ እንግዲህ ጥሩ የሆነ ግንዛቤና ጥሩ የሆነ ልምድ የምናካብትበት ሂደት ይኖራል ማለት ነው። ስለዚህ አንዳንዱ ነገር በከፍተኛ ሁኔታ እንግዲህ ብዙ ነገሮችን ልናይ የምንችልበት ሂደት አለ ማለት ነው። ስለዚህ ከዚህ ጋር ተያይዞ እንግዲህ በጣም ልዩ የሆነ እውቀትና ግንዛቤን እንደ አጠቃላይ ልናይ ወይም ደግሞ ልንረዳ የምንችልበት ሂደት አለ ማለት ነው። ስለዚህ እያንዳንዱን ነገር ከፍተኛ የሆነ እውቀትና ልምድን በሚገባ ይዘን ለእያንዳንዱ ነገር እንግዲህ ተጠያቂነታችንን ከፍ የምናደርግበት ሂደት አለ ማለት ነው። ስለዚህ ይሄንን በደንብ ካየነኝ ደግሞ ከተረዳን በኋላ እንግዲህ አረንጓዴ ተክሎችን እንዲሁም ውቅያችን ለምሳሌ በጣም የማምረው የተለያዩ የተክል አይነቶች አሉ። ለምሳሌ ያክል እንኳን ብናይ ለምሳሌ አቡካዶ እንግዲህ አሪፋ የሆነች አቮካዶን እንግዲህ ብንተክል አረንጓዴ እጽዋት ደግሞመሆኗ መጠን በጣም ደስ የሚል ስሜትም ትሰጠን ሂደት አለ ማለት ነው። እንዲሁ ደግሞ ከዚሁ ጋር ተያይዞ ወደ ገጠራማ ቦታዎች ላይ ስንሄድ እንግዲህ ለምሳሌ መስከረም አካባቢ ላይ እንግዲህ ከፍተኛ የሆነ የአረንጓዴ የጸዋት እንዲህ ደግሞ አረንጓዴ እያንዳንዱ ምድር ሙሉ ሙሉ ሙሉ ወደ አረንኳዴነት የሚለወጥበት ይገታል ማለት ነው። ምክንያቱም የተለያዩ እጽዋቶች እንዲሆኑ የተለያዩ የተለያዩ ለምሳሌ አዝመራዎች ሊሆኑ ይችላሉ። የተለያዩ የአዝመራ ሂደቶች እንግዲህ ከፍተኛ የሆነ አረንጓዴነት የሚታይባቸው ሂደት እንዲሁ ደግሞ ተለያይ ቅጠል ቅጠሎች እንደ አጠቃላይ በገጠራማ ቦታው ላይ የተለያዩ ጫካዎችን ብለው የሚገባ በሚገባ እዚህ የዋናው የአረንጓዴ ከለር ወይም ደግሞ አረንጓዴም መልክ ያላቸው ሂደት አለ ማለት ነው። ስለዚህ በጣም ከፍተኛ የሆነ እውቀት እና ከፍተኛ የሆነ ልምድ ባለው ማህበረሰብ እንዲሁም ደግሞ ከፍተኛ ሙያ ባለው እንግዲህ ሰው እንግዲህ በጣም በተቻለ መጠን ሊተገበር ወይም ደግሞ ሊሰራ የሚችልበት ሂደት አለ ማለት ነው። ስለዚህ ከዚህ ጋር ተያይዞ እንግዲህ ለየት ያለ እውቀት እና ለየት ያለ ክህሎትን በደንብ ከያዘ እንግዲህ ከፍተኛ የሆነ የሙያዊ ስነልቦናችንን በደንብ ተግባራዊ ልናደርግ የምንችልበት ሂደት አለ ማለት ነው። ስለዚህ በዋናነት እያንዳንዱን ነገር በደንብ ተረድተን እንዲሁ ደግሞ በደንብ አውቀን እንግዲህ ብዙ ነገሮችን ልናይና ልንረዳ የምንችልበት ሂደት አለ ማለት ነው። ስለዚህ ከዚህ ጋር ተያይዞ እንግዲህ በጣም ከፍተኛ ሁኔታ ብዙ ነገሮችንም የምናይበት እና ብዙ ነገሮችን ልንረዳ የምንችልበት ሂደት አለ ማለት ነው። ስለዚህ እንደ አጠቃላይ ከፍተኛ ልምድ እውቀት ያለው እንግዲህ ያለው እንግዲህ ሰው በጣም በከፍተኛ ሁኔታ አረንጓዴ ያሻራው ነው። ደግሞ አረጓዴ ተክል አይነቶችን በደንብ የሚንገባክብበት እንዲሁ ደግሞ በጥሩ መንገድ የሚያይበት ሂደት ይኖራል ማለት ነው። ምክንያቱም አረንጓዴ እጸዋቶች እንግዲህ በጣም በበርካታው ሲኖሩ ለአይናችን እንኳን በጣም ከፍተኛ የሆነ ስሜት የሚሰጥ ነገር ነው የምናይበት ሂደት አለ ማለት ነው። ስለዚህ ከዚህ ጋር ተያይዞ እንግዲህ በጣም ደስ የሚል እንዲሁ ደግሞ በጣም ጥሩ የሆነ የአረጓዴ ተክል የምናይበት ሂደት አለ ማለት ነው። ስለዚህ ከዚህ ጋር ተያይዞ እንግዲህ ከፍተኛ የሆነ የአረንጓዴ ተክል አይነቶችን በደንብ ማየትና መረዳት የምንችልበት ሂደት አለ ማለት ነው። ከዚህ ከዚህ ጋር ተያይዞ ከፍተኛ የሆነ እውቀትና ልምድን የምንገነዘብበት ሂደት አለ ማለት ነው። እና አጠቃላይ አረንጓዴን የተክለ አይነት እንግዲህ ስንመለከተው በጣም ጥሩ የሆነ

እሺ በጣም ጥሩ ቀጣዩ እንግዲህ ዘገየን የሚል ነው። እንግዲህ ዘገየን ስንመለከት ያው በጣም ብዙ ጊዜ እንግዲህ ሰዎች የሚዘገዩበት ወይም ደግሞ በእያንዳንዱ የስራ መስኪ ላይ የተሰማር ስንሰራ እንግዲህ በጣም በብዙ መንገድ ሰዎች ልዘገዩ ደግሞ ሊቆዩ የሚችሉበት ሂደት አለ ማለት ነው። ስለዚህ ከዚህ ጋር ተያይዞ እንግዲህ ከፍተኛ የሆነ የጊዜ አለመጠቀም ወይም ደግሞ የጊዜ መጓተት የሚፈጠርበት ሕደት አለ ማለት ነው። ምክንያቱም እያንዳንዱ ነገር እንግዲህ ስናየው ከፍተኛ የሆነ እንቅስቃሴ እና ከፍተኛ የሆነ ልምድ በተሞላው መንገድ የምንሰራበት ወይም ደግሞ የምንተገበርበት ሂደት አለ ማለት ነው። ስለዚህ ይህን ደግሞ በጣም በጥሩ መንገድ እንግዲህ ለመተግበር ብዙ ሰዎች የሚኖሩ ብዙ ባለሙያዎች እንግዲህ ሰአታቸውን ባአግባቡ ተጠቅመው ወይም ደግሞ በሰአቱ የሚገቡበት ሂደት አይኖሩም ማለት ነው። ስለዚህ ይሄ ጊዜ ደግሞ በጣም የመዘግይታቸውን ሂደት የምናይበትና የምንረዳበት ነው ማለት ነው። ስለዚህ እያንዳንዱን ነገር እንግዲህ በደንብ አይተን ብዙ ነገሮችን ከተረዳን ለብዙ ነገሮች እንግዲህ መፍትሄ የምንፈጥርበት ሂደት ይኖራል ብዬ አስባለሁ። ስለዚህ እንደ አጠቃላይ ከፍተኛ የሆነ ጥንቃቄ ደግሞ ከፍተኛ የሆነ አመለካከታችንን ልንቀይር የምንችልበትን ሂደት እንግዲህ በደንብ ማየትና መተንተን ይኖርብናል ብዬ አስባለሁ። ስለዚህ እያንዳንዱ ነገር እንግዲህ በጥሩ እውቀት እና በጥሩ ልምድ ማየት እና መረዳት የሚንችልበትን ነገር መፍጠር ይኖርብናል ማለት ነው። ስለዚህ ከዚህ ጋር ተያይዞ እንግዲህ በጣም በከፍተኛ ሁኔታ ብዙ ነገሮችን አይተን ብዙ ነገሮችን አውቀን ሰአታችንን ተጠቅመን እንዲሁም ደግሞ እያንዳንዱን ነገር በተገቢው ጊዜና ቦታ ልናከናውን የምንችልበት ሕደት ስላለ እንግዲህ በጣም ጥሩ የሆነ እውቀት ባለው መንገድ እያንዳንዱ ነገር መተግበር የምንችልበት ሕደት ለማለት ነው። ስለዚህ ከዚህ ጋር ተያይዞ እንግዲህ ከፍተኛ የሆነ ምቾት ያለው ወይም ደግሞ ከፍተኛ የሆነ እሳቤ ያለው እንግዲህ ሂደት አለ ማለት ነው። ስለዚህ እያንዳንድ ነገር በጥሩ መንገድ መተግበር ወይም ደግሞ በጥሩ ሂደት ማከናወን እንግዲህ ከፍተኛ የሆነ መቾት ያለው ወይም ደግሞ ጥሩ የሆነ ግንዛቤ ያለው ሂደት አለ ማለት ነው። ስለዚህ እያንዳንዱን እንግዲህ እንቅስቃሴያችንን ወይም ደግሞ የምናደርገውን ሂደት በጥሩ መንገድ በፈጣን ሂደት ብናደርግ በጣም ጥሩ ነው ማለት ነው። አንዳንዴ መዘግየት ሕደታችን ከብዙ አደጋዎች ሊጠብቀን ይችላል ማለት ነው። ስለዚህ ይሄ አደጋ ሲጠብቀን እንግዲህ በጣም ከፍተኛ የሆነ ስህተቶች እንዳንሰራ አንዳንዴ አጋጣሚ ሆኖ ጥንቃቄ ሊሆንን የሚችልበት ሂደት አለ ማለት ነው። ስለዚህ ይሄንን ህገ ግንዛቤ ውስጥ አስገብተን እንግዲህ ከፍተኛ የሆነ የአስተሳሰብ ለውጥ የምናደርግበት ሂደት አለ ማለት ነው። ስለዚህ ይህንን ከግንዛቤ አስገብተን እንግዲህ በጣም በጥሩ መንገድ የምንሄድበትን ሂደት እንግዲህ ከፍተኛ የሆነ ፍጥነት ባልተሞላውም እንግዲህ የዝቅተኛ የሆነ እንቅስቃሴን ባልተሞላው በጣም ጥሩ በሆነ እንቅስቃሴ ማከናወን የምንችልበት ሂደት አለ ማለት ነው። ስለዚህ እያንዳንዱን ነገር እንግዲህ በጥሩ መንገድ ማየት የምንችልበት እውነት አለ ስለዚህ ለእያንዳንዱ ነገር መፍትሄና እውቀትን በደንብ የምንተገብርበት ሂደት አለው ማለት ነው። ስለዚህ እያንዳንዱን ነገር በደንብ አይተን በደንብ ተረድተን እንግዲህ ብዙ ነገሮችን አውቃን ለእያንዳንዱ ነገር መፍትሄ የምንፈጥርበት ሂደት ይኖራል ማለት ነው። ስለዚህ እንደ አጠቃላይ ይሄንን ተግባራዊ ስናደርግ እንግዲህ ብዙ ነገሮችን አውቀን ብዙ ነገሮችን እንግዲህ ለመተግበር እያንዳንዱን ልምድ ባለው መንገድ ብዙ ነገሮችን ማየት የምንችልበት ሕደት አለ ማለት ነው። ስለዚህ ይሄንን በደንብ ከተረዳን እያንዳንዱ ነገር በጥሩ እዉቀት ና በጥሩ ልምድ እንቀይርበት ሕደት አለ ማለት ነው። ስለዚህ እያንዳንዱን ልምዳችንንም ደግሞ በጣም በተቻለ አቅም በጥሩ ግንዛቤና በጥሩ እውቀት በደንብ ማየት የምንችልበትን መፍጠርም አለብን ማለት ነው። ስለዚህ እንደ አጠቃላይ ጥሩ የሆነ ግንዛቤ ሲኖረን ጥሩ የሆነ እንቅስቃሴንም የምናከናውንበት ሂደት አለ ማለት ነው። ስለዚህ እንደ አጠቃላይ እንግዲህ በጣም በጥሩ መንገድ የመዘግየት ሂደትንም እንድሁም ደግም የመፍጠን ሂደትንም መካከለኛ በሆነ መንገድ ባማከለ መንገድ እነኝን ማከናወን ይኖርብና ማለት ነው። የትኛውም ስራ ማለት ነው አንዳንዴ ደግሞ ለምሳሌ ስንቆይ የተለያዩ ጉዳይ ኖሮብን በፍጥነት ካልደረስን እንግዲህ እነኛ ጉዳዩች ሊስተጓጎሉ የሚችሉበት ሕደት አለ ማለት ነው። አንዳንዴ ደግሞ ፈጠን ስንል ብዙ ነገሮች እኛ ላይ ሊደርሱ የሚችሉ ነገሮች ይፈጠራሉ ማለት ነው። እና ይሄንን እንግዲህ በማከል መንገድ በመካከለኛ አካሄደን ወይም ደግሞ በጣምም ቸኩለን ሳንሄድ በጣም ዘንጊተን ሳንሄድ መካከለኛ በሆነ መንገድ እንቅስቃሴ የምናደርግ በየትኛውም መስክ ላይ መልካም ይሆናል ብዬ አስባለሁ። ምክንያቱም በጣም ከፈጠነ ለምሳሌ ለምሳሌ አንድ ንግድ ላይ ተሰማርቶ በጣም ፈጣን እንቅስቃሴ የሚያደርግ ሰው ለመክሰር ይቸኩላል ለማትረፍ ይቸኩላል ማለት ነው። ስለዚህ መካከለኛ ደረጃ ላይ ወይም ደግሞ በጣም ከፍተኛ ትርፍ ያላመፈለገው ወይም ደግሞ መካከለኛ ሂደት እንግዲህ የተንቀሳቀሰ ሰው ደግሞ በጣም ጥሩ የሆነ አሪፍ የሆነ ገቢ ልያገኝ ይችላል ማለት ነው። ምክንያቱም ኪሳራውንም ትርፉንም እያመጣጠነ ስለሚሄድ ጥሩ እንቅስቃሴ ያደርጋል ብዬ አስባለሁ። ስለዚህ ይሄንን በሚገባ ተረተን እንግዲህ ብዙ ሳንፈጥን ብዙ ሳንዘገኝ ጥሩ የሆነ ስራ መስራት እንችላለን ማለት ነው። ስለዚህ ይሄንን በደንብ ተረድተን እያንዳንዱን ነገር ተግባራዊ ማድረግ እንችላለን ማለት ነው። እንደ አጠቃላይ ይሄንን ይመስላል እንግዲህ ጠቅላይ አድርገን ስናየው የመዘግየት ሂደት እና እንደ አጠቃላይ ዋናውን ሂደት አይተነዋል ብዬ አስባለሁ

እሺ በጣም ጥሩ እንግዲህ የቀጣዩ ጥያቄ እንግዲህ ትላንት የሚል ነው። እንግዲህ ትላንትን ስንመለከት እንግዲህ በጣም ብዙ ነገሮችን ያሳለፍንባቸው ቀናቶች ወይም ደግሞ ትላንትና ስናይ ዛሬ ላይ ሆነን ብዙ ነው ስህተቶችን የተሳሳትንባቸውን እንደዚህ ባላደርግ ኖሮ ይሄንን ባስተካክል ኖሮ የሚልበት ሂደት አለ ማለት ነው። እንግዲህ ትላንትን ስናይ በከፍተኛ ሁኔታ ብዙ ነገሮችን ተገንዝበን ብዙ ነገሮችን አውቀን እያንዳንዱን ነገር የምናይበትና የምንረዳበት ሂደት አለ ማለት ነው። ስለዚህ ትላንታችንን እንግዲህ በጣም ከፍተኛ ሁኔታ በጥሩ መንገድም ልናሳልፍ እንችላለን እንዲሁ ደግሞ በመጥፎ መንገድም ልናሳልፈን እንችላለን። እና እንግዲህ ትላንትን ስንመለከት በጣም ከፍተኛ የሆነ አስተሳሰባ እና አመለካከታችን እንግዲህ በጣም በጥሩ መንገድ ልንቀይርና ልናሳድግ የምንችልበት ሂደት አለ ማለት ነው። ስለዚህ ትላንትን ስንመለከት እንግዲህ ብዙ ነገሮችን አውቅን ብዙ ነገሮችን ተረድተን ለእያንዳንዱ ነገር እንግዲህ መፍትሄ እና ጥሩ የሚባል ሂደትን እንግዲህ የምናከናውንበት ነው ማለት ነው። እንግዲህ ትላንት ስናይ በጣም ከፍተኛ መረጃ ላይ ያለው ነገር ትልቅ የሆነ እውቀት እና ግንዛቤን የምናይበት ሂደት አለ ማለት ነው። ስለዚህ ለእያንዳንዱ ነገር እንግድህ የትላንት ህይወታችንን በጣም በከፍተኛ ሁኔታ ጥሩ በሆነ መንገድ እንዲሁ ደግሞ በተሻለ መንገድ የምናከናውንበት ሂደት አለ ማለት ነው። ስለዚህ ከዚህ ጋር ተያይዞ እንግዲህ ከፍተኛ የሆነ ትላንታችንን ወይም ደግሞ ጥሩ የሆነ አመለካከት ሂደታችንን እንግዲህ በጣም በከፍተኛ ሁኔታ የምንቀይርበት ሂደት አለን ማለት ነው። ስለዚህ ትላንትን ስንመለከት እንግዲህ ብዙ ነገሮችን አይተን ብዙ ነገሮችን ተረተን እንግዲህ ለእያንዳንዱ ሂደት መፍትሄ እና ምላሽ የምንፈጥርበት እውነት አለ ማለት ነው። ስለዚህ ከዚህ ጋር ተያይዞ እንግዲህ ትላንትን በጣም በከፍተኛ ሁኔታ አስበናል ልበል እና አቅነን ብዙ ነገሮችን አይተን እንግዲህ ለእያንዳንዱ ነገር ትልቅ የሆነ መፍትሄ እና ግንዛቤ የምፈጥርበት ሂደት አለ ማለት ነው። ስለዚህ ከዚህ ጋር ተይዞ እንግዲህ ከፍተኛ የሆነ የትላንትን የትላንትነትን ስሜት እንዲሁ በጣም በጥሩ እውቀት እና በጥሩ ልምድ ጥሩ ነገሮችን የምናይበት ሂደት አለ ማለት ነው። ስለዚህ ከዚህ ያተያይዞ ለእያንዳንዱ ነገር እንግዲህ ትልቅ የሆነ መፍትሄ ትልቅ የሆነ አመለካከት እንግዲህ በደንብ የምናይበት ሂደት አለ ማለት ነው። ስለዚህ ከዚህ ጋር ተያይዞ ጥሩ የሆነ ግንዛቤን ከያዘን እንግዲህ በእያንዳንዱ ሂደታችንን ደግሞ በእያንዳንዱ ልምዳችን እንግዲህ ብዙ ነገሮችን ልንቀይር ወይም ደግሞ ልናስተካክል የምንችልበት ሂደት አለ ማለት ነው። ስለዚህ ከዚህ ጋር ተያይዞ እንግዲህ በጣም በከፍተኛ ሁኔታ እንግዲህ እያንዳንዱ ያሰለፍናቸው የህይወት ጉዞዎችም ሆነ የህይወት እርከኞች እንግዲህ በከፍተኛ ሁኔታ በጥሩ መንገድ የምናይበትም እንዲሁም ደግሞ አንዳንዴ በጣም ከባድ የሆነ ስተት የሆነ ያሰልፍነቻው ህይወቶችም እንዲሁ መለስ ብለን የምናይበት ሂደት አለ ማለት ነው። ስለዚህ ከዚህ ጋር የተያያዘው እንግዲህ ከፍተኛ የሆነ ጥንቃቄ ወይንም ደግሞ ከፍተኛ የሆነ ብልሃት የምናደርግበት ሂደት አለው ነው ማለት ነው። ስለዚህ ለእያንዳንዱ ነገር እንግዲህ ከፍተኛ የሆነ እውቀት እና ከፍተኛ ግንዛቤ በሚገባ የምንይዝበት ሂደት አለ ማለት ነው። ስለዚህ ለእያንዳንዱ ነገር እንግዲህ በጣም ጥሩ የሆነ አመለካከት እና ጥሩ የሆነ ግንዛቤን ይዘን እንግዲህ ትላንታችንን በጣም በጥሩ መንገድ ካሳለፍን በሚገባ ቀጣዩን ህይወታችንን በጣም ልዩ አድርግተን የምንቀጥልበት ሂደት አለ ማለት ነው። እንግዲህ ከዚህም ጋር ተይዞ እንግዲህ ከትላንት አለፍ ስንል እንግዲህ ዛሬ ላይ ያለውን ህይወታችንን በጣም በጥሩ መንገድ ብዙ ነገሮችን እና የብዙ ነገሮችን የምንመለከትበት ሂደት ይኖራል ማለት ነው። እንድህም ደግሞ በከፍተኛ ሁኔታ እንግዲህ ያው ትላንት እንግዲህ በልጅነት ህይወታችን ላይ ብዙ ህደቶችን አሳልፈን እንዲሁ ደግሞ እያደግን እየጠነከርን ወይም ደግሞ በጣም ብዙ ነገሮችን የማስተዋል ሂደትን በሚገባ ስንላበስ ለእያንዳንዱ ነገር ትልቅ የሆነ መፍትሄ የምናደርግበት ሂደት አለ ማለት ነው። ስለዚህ ከዚህ ጋር ተያይዞ እንግዲህ በጣም ከፍተኛ የሆነ ሂደቶችን ወይም ደግሞ ከፍተኛ የሆነ ብልሃቶችን የምናስተካክልበት የምናይበት ሂደት አለ ማለት ነው። ስለዚህ ከዚህ ጋር ተያይዞ እንግዲህ በጣም ጥንቃቄ በተሞላው መንገድ እንግዲህ ለእያንዳንዱ ነገር መፍትሄ የምንፈጥርበት ሂደት አለ ማለት ነው። እና እንግዲህ ትላንትን በሚገባ ከሰራን ዛሬ ላይም ጥሩ የሆነ ህይወትን የምንቀጥልበት ሂደት ይኖራል ማለት ነው። ስለዚህ ለእያንዳንዱ ነገር እንግዲህ ብዙ ነገሮችን ተረድተን ብዙ ነገሮችን አውቀን ብዙ መፍትሄዎችን መፍጠር የምንችልበትን ሂደት እንግዲህ በሚገባ ማዘጋጀት ይኖርብናል ብዬ አስባለሁ። እና እንደ አጠቃላይ እንግዲህ ከፍተኛ የሆነ ጥንቃቄ እና ከፍተኛ የሆነ ብልሃት በተሞላው መንገድ እንግዲህ እያንዳንዱን እውቀታችንን በተሻለ መጠን የምናከናውንበት ሂደት ይኖራል ማለት ነው። ስለዚህ ይሄድን ከግንዛቤ ከተን እንግዲህ ትላንትን በጥሩ መንገድ የምሄደውን ደግሞ መረዳት የምንችልበትን ነገር መፍጠር ይኖርብናል ብዬ አስባለሁ። እና እንግዲህ ጥሩ የሆነ ግንዛቤ ካለን ለእያንዳንዱ ነገር መፍትሄ የምናበጅበት ወይም ደግሞ መፍትሄ የሚኖረን ሂደት ይኖራል ብዬ አስባለሁ። ስለዚህ ትላንታችንን በሚገባ መስራት በጣም በተሻለ እውቀትና በተሻለ እንግዲህ ሂደትም ወይም ደግሞ በጣም ከፍተኛ ሆነ የህይወት ውጣ ውረድ ካሳለፍን እንግዲህ ቀጣይ ህይወታችንን እንግዲህ ለማሻሻል ብዙ ትጋቶችን የምናደርግበት ሂደት ይኖራል ብዬ አስባለሁ። እና አጠቃላይ ይሄንን ከተረዳን ደግሞ ለእያንዳንዱ ነገር መፍትሄ የምንፈጥርበት እና እውቀታችንን የምናዳብርበት ሂደት ይኖራል ማለት ነው። እንደ አጠቃላይ ይሄንን ምን ይገነዘብ

እሺ በጣም ጥሩ እንግዲህ ቀጣይ ጥያቄያችን ሰኞ ነው እንግዲህ ሰኞን ስንመለከት ያው የትኛውም የአለም የመስክ ላይ እንግዲህ በሚገባ የመጀመሪያው የቀን የመጀመሪያው የቀን የመጀመሪያው ደግሞ በሚገባ እንግዲህ ወደ ስራ የምገባበት የመጀመሪያው ከሳምንት ውስጥ የመጀመሪያው ቀን ነው ማለት ነው ሰኞ እንግዲህ ሰኞ እንግዲህ ስናየው ከፍተኛ ሁኔታ የመንግስት ሰራተኞችም ሆነ የግል ሰራተኞች እያንዳንዱ ሰራተኞች እንግዲህ በከፍተኛ ሁኔታ የግል ድርጅት ያላቸው እንዲሁም የመንግስት የተለያዩ ድርጅቶችን በሚገባ እንግዲህ ሰኞን በከፍተኛ ሁኔታ ስራ የሚጀምሩበት ሂደት አለ ማለት ነው። ለምሳሌ እሁድን እረፍት ሊሆን ይችላል ከዛ ሰኞ እንግዲህ በሚገባ እያንዳንዱ የስራ መስክ ላይ የተሰማራ ሰው በሚገባ ሰኞን በከፍተኛ ሁኔታ ስራ ላይ የሚያውልበት ሂደት አለ ማለት ነው። ምክንያቱም ለምሳሌ ከነጋዴው ብናይ የተለያዩ ሱቆችን በሚገባ እሁድን እንግዲህ እረፍት የሚያደርግበት ሂደት ይኖራል ማለት ነው። እንግዲህ ከዛ ሰኞን በሚገባ ይከፍታል። እንዲሁ ደግሞ ለምሳሌ አርሶ አደሮችን ብንመለከት እንግዲህ በከፍተኛ ሁኔታ ለምሳሌ በክረምቱ ወቅት እርሻ በሚኖርበት ጊዜ እንግዲህ በሚገባ ሆድን አይሰሩም ማለት ነው። ሰኞ ቅዳሜና እሁድን ሳይሰሩ እንግዲህ ከሰኞ እስከ አርብ ያለውን ቀን ብሎ በሚገባ የሚሰሩት እና እንግዲህ ሰኞ አንድ ብለው ይሄንን የስራ ሂደት የሚጀምሩበት ሂደት አለ ማለት ነው። ስለዚህ ይሄን ተመልክቶ እንግዲህ በሚገባ ሰኞን የሚጀምሩበት ሂደት አለ ማለት ነው። ስለዚህ እንግዲህ ሰኞ በጣም በከፍተኛ ሁኔታ ብዙ ልምድን ብዙ እውቀትን ይዘን በከፍተኛ የእውቀት ደረጃ እንግዲህ ለእያንዳንዱ የሰራ መስክ እንግዲህ በሚገባ ጥሩ የሆነ ግንዛቤን ይዘን ጥሩ የሆነ እንቅስቃሴን የምናደርግበት ሂደት አለ ማለት ነው። ሰኞን እንግዲህ ስናይ ስለዚህ ሰኞ እንግዲህ በጣም በከፍተኛ ሁኔታ ለእያንዳንዱ ስራ ሂደት ወይም ደግሞ ለእያንዳንዱ ልምዳችን እንግዲህ በጣም ብዙ ነገሮችን ተረድተን ብዙ ነገሮችን አውቀን የምንጠቅምበት ሂደት አለ። ሰኞን እና እንግዲህ ሰኞ በጣም ወሳኙና እና የመጀመሪያው የቀናችን የመጀመሪያችንም ደግሞ ቀናችንም በሚገባ የምናጣጥምበት የመጀመሪያው ሂደት ነው ማለት ነው። እና እንግዲህ ያው ሰኞን እንደ አጠቃላይ በጣም በጣም በከፍተኛ ሁኔታ ስራን በጥሩ አስተሳሰብና በጥሩ አመለካከት እንዲሁ ደግሞ በጥሩ እንቅስቃሴ እንግዲህ በጥሩ ሞራል እና እንዲሁ ደግሞ ከፍተኛ የሆነ በተነሳሽነት እንግዲህ ወደ እያንዳንዱ የስራ ዘርፉን በየራሱ ሸና የሚዘዋወርበት ወይም ደግሞ ወደ ስራ መስክ የሚገባበት ሂደት አለ ማለት ነው። ለምሳሌ ያክል ብናይ የባንክ ሰራተኛ እንግዲህ በሚገባ እሁድ አረፍ ብሎ ሰኞ ወደ ስራ የሚገባበት ሂደት አለ። እንዲሁ ደግሞ ከዚህ ጋር ሲቀጥል ከባንክ ሰራተኛው ሲቀጥል ያው እያንዳንዱ ለምሳሌ መስሪያ ቤቶችን ስናይ የተለያዩ የግል ድርጅቶች የተለያዩ ፋብሪካዎች ሊሆኑ ይችላሉ። እንዲሁ ደግሞ የተለያዩ የተለያዩ ማሽኖችን የሚያመርቱ የተለያዩ ማሽነሪ ያላቸው ፋብሪካዎች ሊኖሩ ይችላሉ። እንዲሁ ኖሮ ባለሙያዎች ይኖራሉ እና እነኚህ እነኚህ እንግዲህ አሁን እሁድን በሚገባ ያርፉና ሰኞ ነው። እንግዲህ እያንዳንዱን ስራቸውን እንግዲህ እንደ በአዲስ ጉልበት በሚገባ እንቅስቃሴ የሚያደርጉት ስራው ላይ እና ስለዚህ ይህን እንግዲህ አስመልክተን እንግዲህ በእያንዳንዱ የትኛውም አለም ላይ ያለ ሰው እንግዲህ በሚገባ ሰኞን በጣም በተቻለ መጠን እንግዲህ የሚጀምርበት ስራውን የሚጀምርበት ሂደት አለ ማለት ነው። ስለዚህ እንግዲህ በጣም ከፍተኛ ሁኔታ ሰኞ እንግዲህ ልዩ የሆነ የግንዛቤ ሂደት ያለው እንግዲህ መልከታን የምናይበት ነው። ማለት ሰኞ ምክንያቱም እያንዳንዱ ሰው እያንዳንዱ ማህበረሰብ ለምሳሌ ተማሪውን እንኳን ብናይ በሚገባው ለትምህርቱ የሚሄደው ሰኞን ጀምሮ ነው ከሰኞ እስከ አርብ ማለት ነው። እና እንግዲህ ይህንን የተማሪ ሂደት እንግዲህ በሚገባ ሰኞ በአዲስ እውቀት እና በአዲስ አይምሮ እንግዲህ በሚገባ ለየት ባለ ሁኔታ ወደ ትምህርቱ ገበታው የሚሄድበት ሂደት አለ ማለት ነው። እና እንዲሁም በጣም ከፍተኛ ሁኔታ እንግዲህ ሰናይ ለምሳሌ በኮሌጅ ደረጃ በዩኒቨርሲቲ ደረጃ የሚማሩ ተማሪዎችም በሚገባ እንግዲህ ይሄንን የሰኞ የትምህርት ሂደትን እንግዲህ ሰኞን በሚገባ የሚጀምርበት ሂደት አለ ማለት ነው። ስለዚህ ከቀኖቹም ከሰባቱ ቀን እንግዲህ ከአንድ ሳምንት ውስጥ እንግዲህ ያው እንዳልነው የመጀመሪያው ሂደት ያለው ሰኞ እንደመሆኑ መጠን እንዲሁ ደግሞ ለየትኛውም የስራ መስክ እንግዲህ መክፈቻ በር የምንለው ማለት ነው። ምክንያቱም እያንዳንዱን ስራዎች እንግዲህ ከሰኞ ስለምንጀምር ማለት ነው። ስለዚህ ማንኛውም የስራ ሂደት ማንኛውም ለምሳሌ የእንቅስቃሴ ሂደት እንግዲህ ከፍተኛ የሆነ እንቅስቃሴ የምታይበትና በጣም መንገዶችን መጨናነቅ እንዲሁ ደግሞ እያንዳንዱ የትራፊክ ሂደቶችን በጣም መጨናነቅ የሚታይበት እንግዲህ የመጀመሪያው ቀን ሰኞ ነው ማለት ነው። ስለዚህ እያንዳንዱ ባለሙያ እንግዲህ በተሰማራበት የስራ መስክ ላይ በሚገባ እንቅስቃሴ አድርገው እንግዲህ ከፍተኛ የሆነ የአእምሮን ንቃት እና የአእምሮን መልካምነት ይዞ እንግዲህ በሚገባው ወደ ስራው አለም በፍጥነት የሚገባበት ሂደት አለ ማለት ነው። ስለዚህ ከዚህ ጋር ተያይዞ እንግዲህ ከፍተኛ የሆነ እንቅስቃሴ ከፍተኛ የሆነ ሂደት የሚያደርግበት ሁኔታ አለ ማለት ነው። ስለዚህ ከዚህ ጋር ተያይዞ እንግዲህ በሚገባ ሰኞን እንግዲህ የመጀመሪያው የስራ የመጀመሪያችን ቀን የምናደርግበት ሂደት አለ ማለት ነው። ስለዚህ እያንዳንዱን የስራ ሂደት እንግዲህ በከፍተኛ ሁኔታ ለየት ባለ መንገድ እንግዲህ የምንሰራበት እና የምናደርገው

እሺ በጣም ጥሩ እንግዲህ ቀጣዩ ጥያቄ? መርሃ ግብር የሚል ነው እንግዲህ መርሃ ግብርን ስናይ በማንኛውም ሂደት እንግዲህ የተለያዩ የስራ መርሃ ግብሮች እንዲውም ደግሞ የተለያዩ የስብሰባ መርሃ ግብሮች እንዲሆኑ ደግሞ በሚገባ እያንዳንዱ የስራ ግንዛቤዎች ወይንም ደግሞ ስራ ልምዶችን በሚገባ ለመጨበጥ እንግዲህ መርሃ ግብር ማንኛውም የስራ ሂደት እንግዲህ ያስፈልገዋል ማለት ነው። ስለዚህ መርሃ ግብርን ስንመለከት ያው በሚገባ እያንዳንዱ የአመቱ እንግዲህ የመጀመሪያው ጊዜ ከሆነውም ደግሞ መሸጋገሪያ አመት ደግሞ የሚገባ የጀመርነው ቀጣይ አሪፍ የሆነ አመት እንግዲህ ስናይ መርሃ ግብር ይኖረዋል ማለት ነው። ምክንያቱም እያንዳንዱ ሊወጡ የሚገቡ የበጀት አይነቶችንም ተያይዞ እንግዲህ በከፍተኛ ሁኔታ ለዚህ ለበጀት የሚታሰቡ የተለያዩ የስብሰባ ሂደቶች ወይም ደግሞ በምን ያህል መንገድ የአምናው አሪፍ ተሰርቷል ላይ ዘንድሮ በምን ያህል መንገድ ይቀጥል የሚለውንም እንግዲህ በሚገባ በመርሃ ግብር በስብሰባ መልክ እንግዲህ በጣም ከፍተኛ ሁኔታ የተሻለ አርግተው እንግዲህ አምጥተው ለመጀመር የሚተጉበት ሂደት አለ ማለት ነው። ስለዚህ ከዚህ ጋር ተያይዞ እንግዲህ ከፍተኛ የሆነ የመርሃ ግብር ሂደቶች የሚደረጉ አሉ ማለት ነው። ስለዚህ ለእያንዳንዱ ስራችን ለእያንዳንዱ ግንዛቤያችን እንግዲህ ከፍተኛ የሆነ የመርሃ ግብር ወይም ደግሞ የስራ የልምድ ልውጥ የምናደርግበት ሂደት አለ ማለት ነው። እና የእያንዳንዱን የስራ ሂደትም እንግዲህ ከፍተኛ በሆነ መንገድ የምንሰራበት እና የምናከናውንበት ሂደት አለ ማለትም ስለዚህ ለእያንዳንዱ የስራ ሂደታችን ወይም ደግሞ ለእያንዳንዱ ልምዳችን እንግዲህ በጣም በከፍተኛ ሁኔታ ስራችንን በልዩ ሂደት እንግዲህ የምናከናውንበት እና ተግባራዊ የምናደርግበት ሂደት አለ ማለት ነው። ስለዚህ በጣም ጥሩ የሆነ የመርሃ ግብር አይነት እንግዲህ ሂደቶችን ስናከናውን ለምሳሌ አንድ የመንገድ ሂደት ወይም ደግሞ በጣም አስቸጋሪ የሆነ ለምሳሌ ገጠራማ ቦታ ላይ የግዴታ መንገድ መሰራት ካለበት እንግዲህ ያንን የመንገድ ሂደት እንግዲህ ለመስራት የመጀመሪያው ስራ እንግዲህ ስለዛ ጉዳይ በሚገባ መርሃ ግብር አንስቶ እንግዲህ በሚገባ ስለዛ የመወያየት ሂደት ነው ማለት ነው። ምክንያቱም እያንዳንዱ ሂደት እንግዲህ በመርሃ ግብር የሚጀመረው ደግሞ የሚታይ ስለሆነ እንግዲህ በከፍተኛ ሁኔታ ይህንን የመርሃ ግብር ሂደት ወይም ደግሞ የጅማሮ ህይወት በጣም በልዩ መንገድ እንግዲህ የምናይበትና የምንረዳበት ሲል አለ ማለት ነው። ምክንያቱም ያንን መንገድ እንግዲህ ለመስራት በጣም ከፍተኛ የሆነ ወጪ እና ከፍተኛ የሆነ የሰው ሀይል እንዲሁ ደግሞ ከፍተኛ የሆነ የማሽን አይነቶችን ሊያስፈልግ እንዲሁ ደግሞ ከፍተኛ የሆነ የባለሙያ አይነት ሊያስፈልግ ስለሚችል እንግዲህ ይሄንን ይሄን መርሃ ግብር እንግዲህ ይዘን በዚህን አመት ይሄንን እናሳካለን ወይ ደግሞ የዚህን ሀይል ፐርሰንት እንሄዳለን በዚህ አመት እንግዲህ በዚህ መርሃ ግብር ብለን በሚገባ እቅድ አውጥተን በልዩ ሂደት እንግዲህ ያንን ስራ የምናከናውንበት ሂደት አለ ማለት ነው። ስለዚህ ከዚህ ጋር ተያይዞ እንግዲህ መርሃ ግብር የምንለው ወይም ደግሞ የስራ ሂደቱን እንግዲህ በጣም ከፍተኛ ሁኔታ ልናፋጥነው ወይም ደግሞ በተቻለ መጠን የተሻለ አድርገው ይዞ ለመሄድ ማለት ነው። እና ይሄንን ደግሞ በጣም በከፍተኛ እውቀት እና ልምድ የታገዘ ሂደትን እንግዲህ በደንብ የምናከናውንበት ነው ማለት ነው። ስለዚህ ከዚህ ያተያይዞ እንግዲህ እያንዳንዱን የመርሃ ግብር ሂደት ደግሞ የስራ የልምድ ሂደት እንግዲህ በጣም በከፍተኛ እውቀትና ባህሪ እንግዲህ ልዩ የምናደርግበት ሂደት አለ ማለት ነው። ስለዚህ ከዚህ ጋር ተያይዘው እየተያይዘው እንግዲህ ከፍተኛ የሆነ እውቀትና ልምድን የያዘ እንግዲህ ትልቅ የሆነ ባለሙያ ሂደት እንግዲህ ስናየው በጣም በጣም ከፍተኛ የሆነ ሙያዊ ሂደትን በደንብ የምናከናውኑበት እንዲሁ ደግሞ በደንብ የምንሰራበት ሂደት ለማለት ነው። ስለዚህ ከዚህ እያተያይዞ እንግዲህ በጣም በከፍተኛ ሁኔታ እንግዲህ ትልቅ የሆነ የመርሃ ግብር ሂደትን የምናከናውንበት እና የምንረዳበት ሂደት አለ ማለት ነው። ስለዚህ ለእያንዳንዱ ነገር ከፍተኛ እውቀት እና ለምንድን ከያዘን እንግዲህ በጣም በተቻለ መጠን ለእያንዳንዱ ተጠያቂነት እንግዲህ በጣም የምናሰፋበትና የምንረዳበት ሂደት ይኖራል ማለት ነው። ስለዚህ ለእያንዳንዱ ሂደታችን ከፍተኛ እንቅስቃሴና ከፍተኛ የሆነ ለምድን ያንዳንዱ የእውቀትና የአመለካከት ሂደት ይኖራል ማለት ነው። ስለዚህ ከዚህ ጋር ተያይዞ በጣም ከፍተኛ የሆነ እንቅስቃሴ እና ከፍተኛ የሆነ ልምድ የምናይበት እና የምንረዳበት ሂደት በመኖሩ እንግዲህ ብዙ ነገሮችን ተነርተን ነገሮችን አውቀን እንግዲህ ከፍተኛ የሆነ ልምድ ባለው መንገድ የምንሰራበትና የምንረዳበት ሂደት አለ ማለት ነው። ስለዚህ ይሄንን ከግንዛቤ አስገብተን እንጂ በጣም በከፍተኛ ሁኔታ ልናይና ልንረዳህ የምንችልበት ሂደት አለው ማለት ነው። ስለዚህ እያለ አሉ። የመርሃ ግብር ሂደት እንግዲህ በከፍተኛ ሁኔታ ልንሰራበት ወይም ደግሞ በተሻለ መንገድ ልናከናውንበት የምንችልበት ሂደት አለ ማለት ነው። ስለዚህ እያንዳንዱን የመርሃ ግብር ሂደት እንግዲህ በተወሰነ መንገድ አሳክቶ እንኳን ለቀጣይ አመት ላይ እንግዲህ በሚገባ ለማሳካት እንግዲህ ፈጣር ከፍተኛ የሆነ ጥቅም እና ከፍተኛ የሆነ ድርሻ አለው ማለት ነው። ስለዚህ እያንዳንዱን የአሰባችውን የመርሃ ግብር ስራዎች እንግዲህ በጣም በላቀ ሂደት እንግዲህ አዎ ለማከናወን ደግሞ ተግባራዊ ለማድረግ እና በሚገባ ወደመሬት አውርዶ ለመስራት ከባድ የሆነ ቁርጠኝነት ይጠይቃል። እና ይሄንን በደንብ አስበንበትም አልመንበትም የሚገባ ወደ ስራው መግባት